ጭንቀት ሲሰማህ ምን ታደርጋለህ ለሚለው ጥያቄ ጭንቀት ሲሰማኝ እየተለያዩ ነገሮችን አደርጋለሁ። አንደኛ ወደ ቤተክርስቲያን በመሄድ የተለያዩ ጸሎት የማድረግ እግዚአብሔርን የመለመን የተረጋጋ አምሮ እንዲሰጠኝ እንዲሁም የተለያዩ ስብከቶችን ቤተክርስቲያን ላይ የሚደረጉ ሃይማኖታዊ ስብከቶችን አዳምጣለሁ ትምህርቶችን እማራለሁ ማለት ነው ከዚህ በተጨማሪ ደግሞ ሻወር መውሰድ ሻወር እወስዳለሁ ንጽህናይዬን እጠብቃለሁ ዘና እላለሁ ማለት ነው። ከዚህ በተጨማሪ ከጓደኞቼ ጋር የመጫወት የመዝናናት የተለያዩ ሀሳቦችን እያነሳው ሀሳቤን እንደዚህ እንደዚህ ይደብረው የነበር እንደዚህ ምናምን እያሉኝ ማውራት በግሩፕ ሆኜ የማውራት እነሱን ደውዬ ማግኘት እና እንዲሁም በግሩፕ ኳስ እግር ኳስ የመጫወት ነገር አለ ማለት ነው። ስለዚህ ጭንቀት በሚሰማኝ ጊዜ የተለያዩ ነገሮችን እንደ ሁኔታው እንዳስፈላጊነቱ እንዳለኝ አቅርቦት አደርጋለሁ ማለት ነው።

ቤትክን እንዴት ታስውበዋለህ ለሚለው ቤቴን በተለያዩ ነገር የማስወዋብ ነገር አለ አንደኛ በየእለቱ በመጥረግ በማጽዳት ንጽህናውን በመጠበቅ የተሻለ ውበት እንዲኖረው አደርጋለሁ ከዛ በተጨማሪ ደግሞ መሬቱን በማንጠፍ በተለያየ ምንጣፎች በተለያየ ዲዛይን ባላቸው ምንጣፎች መሬቱን አነጥፋለሁ ማለት ነው ምንጣፍ አደርግበታለሁ። ያ ማለት የተሻለ እይታ የተሻለ ውበት እንዲኖረው ያደርገዋል ማለት ነው ከዚህ በተጨማሪ ግድግዳውን በየተወሰነ ኢንተርቫል በስድስት ወር ሊሆን ይችላል በአመት ሊሆን ይችላል ቀለም አስቀባዋለሁ ማለት ነው የተሻለ ቀለም በማስቀባት የተሻለ ውበት አሁንም እንዲኖረው አደርጋለሁ ከዚህ በተጨማሪም የእቃዎችን ቤት ውስጥ ያሉ እቃዎችን የተሻለ በተሻለ መልኩ በመደርደር በማስቀመጥ ውበት እንዲኖራቸው ለእይታ ማራኪ እንዲሆኑ በማድረግ አስውባለሁ ሶፋዎችንም ሁሉንም ነገር ልክ ቤቱ ላይ ያሉትን አቀማመጣቸውን በማሳመር ውበት እንዲኖረው አደርጋለሁ ከዚያ በተጨማሪ ግን የተለያዩ የጌጣ ጌጦችን እንደ ዲም ላይት ነገሮችን በማድረግ ፖስተሮችን በመለጠፍ የተሻለው ውበት እይታ እንዲኖረው አደርጋለሁ ማለት ነው

ጾም ትጾማለህ ለሚለው ጾም አዎ በደንብ ነው የምጾመው። ምክንያቱም እኔ የኦርቶዶክስ እምነት የኢትዮጵያ ኦርቶዶክስ እምነት ተከታይ ስለሆንኩ። በዚህ እምነት ውስጥ ስትኖር ስትኖር ደግሞ የተለያዩ አጧማት አሉ ወደ ሰባት የሚጠጉ በቤተክርስቲያን ደረጃ የተደነገጉ ማንኛውም ሰው በሰባት አመት ከሞላው በኋላ የሚጾማቸው ጾሞች ናቸው ማለት ነው። ስለዚህ እኔም እንደማንኛውም የኦርቶዶክስ እምነት ተከታይ እነዚህን ሰባት አጿማት እጾማለሁ ማለት ነው። ስለዚህ እነዚህን ጾሞች እጾማለሁ አርብ የሚባል ጾም አለ የደህና ጾም አረብና ሮብ። የፋሲካ ጾም ወይም ደግሞ የአቢ ጾም የሚባለው የሐዋርያት ጾም የሰኔ ጾም። የተለያዩ ጾሞች አሉ ስለን ስለዚህ እነዚህን ጾሞች በተለያየ ወቅት ልክ የሃይማኖት አባቶች በሚያዝኑን ህግ መሰረት። አንደኛ ከስጋና ከወተት በእነዚህ የጾም ወቅት የጾም ወቅቶች እታቀባለሁ ማለት ነው። ሁለተኛ ደግሞ ምግብ ያው ጠዋት ጠዋት ነው ብዙ ጊዜ የሚበላው ቁርስ አይበላም ማለት ነው። ስለዚህ የቻለ ሰው እስከ ዘጠኝ ሰዓት ይጾማል ያልቻለ ሰው ደግሞ እስከ ስድስት ሰዓት እስከ አምስት ሰዓት የተወሰነ ይጾማል ማለትነው። ጋድ የሚባል ለምሳሌ ዛሬ ጋድ የሚባል ጾማልን ነገ ጥምቀት ስለሆነ። ጥምቀትን ነገ ሲሆን ልክ ቀድሞ አንድ ቀን ይጾማል ማለት ነው። ስለዚህ ይሄም ይህ ጾም ጋድ ይባላል ስለዚህ። ዛሬ ለምሳሌ ስጋና ወተት አይበላም ማለት ነው ስለዚህ ጾም በደንብ ነው የምጾመው ማለት ነው

በቀን ምን ያህል ውሃ ትጠጣለ? ለሚለው በቀን የምጠጣው ውሃ እንደየቀኑ ሁኔታ ይለያያል እንደወቅቱ ይለያያል ለምሳሌ በጋ እና ክረምት ተመሳሳይ ያለው መጠን ውሃ አልጠጣም ማለት ነው፤ በጋ ከሆነ ግን አብዛኛው ብዙ ውሃ ይጠጣል እጠጣለሁ ለምሳሌ እስከ ሁለት ሊትር ከዛ ውጪ ግን አንድ ሊትር አካባቢ ውሃ እጠጣለሁ ማለት ነው በኖርማል ቀን በጣም በማይሞቅ ቀን አንድ ሊትር አካባቢ እጠጣለሁ ግን በጣም ሙቀት በሚሆንበት ቀን ላብ ላበት በሚኖርበት ቀን እስከ ሁለት ሊትር እጠጣለሁ ማለት ነው ከዚህ በተጨማሪ ሌሎች ፋክተሮች አሉ ለምሳሌ የጉልበት ስራ የምሰራ ከሆነ ለምሳሌ የግብርና ስራ አጨዳ ማጨድ እርሻ ማረስ እህል መውቃት እንደዚህ እንደዚህ አይነት ስራዎች በሚሰሩበት ወቅት ግን ብዙ ውሃ እጠጣለሁ ማለት ነው፤ ምክንያቱም በዚህ ወቅት የማወጣው ላብ በጣም ብዙ ነው ፀሀይ አለ ሙቀት አለ ስለዚህ ይሄንን ሙቀት በሙቀት መልክ የሚወጣውን ላብ ለመተካት የግድ ውሃ ብዙ ውሃ መጠጣት አለብኝ ማለት ነው ስለዚህ በዚህ ወቅት ውሃ እጠጣለሁ ስለዚህ በቀን የምጠጣው የውሃ መጠን እንደየወቅቱ እንደየስራው ሁኔታው ይለያያል ማለት ነው ቢሮ ቢሮ ላይ ቁጭ ብዬ የምወል ከሆነ አንድ ሊተርም ላልጨርስ እችላለሁ ማለት ነው ቢሮ ቁጭ ብዬ የምውል ከሆነ አንድ ሊተርም ላልጨርስ እችላለሁ ስለዚህ እንደየወቅቱ እና እንደ ስራው ሁኔታ ይለያያል ማለት ነው

የምትወዱት ምግብ ምንድነው? ለሚለው እኔ የምወደው ምግብ በባህላዊ መንገድ የሚዘጋጀው እንጀራ በወጥ ወይም ደግሞ በየአይነት የሚባለው ነው። እንጀራ አለ እንጀራ የሚሰራው ከጤፍ ነው ከጤፍ ሊሆን ይችላል ከስንዴ፣ ከበቆሎ ወይም ከተለያዩ ዳጉሳ ሊሆን ይችላል ስለዚህ እንጀራ አለ ያን እንጀራ በተለያዩ ወጦች በየአይነት ሲባል እንጀራ አለ አንድ እንጀራ አለ ስለዚህ አንድ እንጀራ ሽሮ ወጥ ሊኖር ይችላል ክክ ወጥ ሊኖር ይችላል ምስር ወጥ ሊኖር ይችላል ጎመን አትክልት ነገሮች የተለያዩ አትክልት የምግብ አይነቶች አሉ ስለዚህ አንድ ሰው ደግሞ የተመጣጠነ ምግብ መመገብ ስላለበት ይሄ በየአይነት በምመገብበት ሰዓት የተመጣጠነ ምግብ አገኛለሁ ማለት ነው ስለዚህ በጣም የምወደው በኢትዮጵያ በኢትዮጵያም በብዙ ሰዎች ዘንድ ተወዳጅነትን ያተረፈው ምግብ በየአይነት ምግብ ነው ማነው ስለዚህ ይህንን ምግብ በተለይ ምሳ ላይ እጠቀማለሁ ማለት ነው ምሳ በሚሆንበት ሰዓት በየአይነት ምግብ ይዘጋጃል ቤት ላይ ስለዚህ ያንን በየአይነት ምግብ እመገባለሁ እኔም በጣም የምወደው ደስ ብሎኝ የምመገበው ምግብ ነው ማለት ነው

በምን ትመገባለህ ለሚለው? የምመገብባቸው ምናልባት ምግቡን መሰለኝ የማባያውን ለምሳሌ ዳቦ አለ ዳቦ በሻይ ዳቦ በማር እመገባለሁ ዳቦ በቡና እንዲሁም ዳቦ ብቻውን ዳቦ በተለያዩ ማባያ ምግቦች እመገባለሁ በስልስ እመገባለሁ ማለት ነው። ስለዚህ የማባያ መንገዶች ብዙ ናቸው ምግብ እንጀራን የምበላባቸው መንገዶች ብዙ ናቸው። ለምሳሌ እንጀራ በወጥ በሽሮ አለ እንጀራ በምስር አለ እንጀራ በክክ አለ እንጀራ በጎመን የተለያዩ ናቸው። ስለዚህ እነዚህ የማባያ መንገዶች ደግሞ እንደየሁኔታው እንደ አቅርቦቱ ካለኝ ባለኝ ነገር የተሻለ ነገር ለመመገብ እሞክራለሁ ማለት ነው። ስለዚህ በምን ትመገባለህ ሚለው በእነዚህ ነገሮች ነው ምግቤን የምመገበው ማለት ነው። ሳህኑን ከሆነ ግን የምመገብበትን ሳህን ከሆነ በሳህን ነው የምመገበው ሳህን ወይም ደግሞ ከእንጨት የተሰራ ባህላዊ የስፌት እቃ አለ ሞሰብ ሚባል በሞሰብ ሚበላበት አጋጣሚ አለ። ማነው ስለዚህ ይሄ ነው በምን ትመገባለህ? የሚለው ያለኝ መልስ

ቅጽል ስም አለህ ለሚለው አዎ አለኝ በተለይ ልጅ እያለሁኝ የተለያዩ ቅጽል ስሞች ነበሩኝ ምክንያቱም ዋናው ስሜ ጌትነት ነው የምባል ግን ከዚህ ውጭ የተለያዩ ቅጽል ስሞች ጌች የሚል ቅጽል ስም አለኝ ከዛ ውጪ ደግሞ በሰፈር ተወልጄ ባደኩበት አካባቢ አቦ ብሎ የሚጠሩኝ ሰዎች ነበሩ አቦ ማለት ቤተሰቦች እና በዙሪያው ያሉ ቅርብ ዘመዶች ብዙን ጊዜ አቦ እያሉ እስካሁን ደረስ የሚጠሩኝ ሰዎች አሉ ማነው ስለዚህ አበው የኔ ቅጥል ስም ነው ማለት ነው። ከዚህ ውጪ ግን አሁን በስራ ቦታ ጌትነት ብሎ ከመጥራት ይልቅ ጌቺ ብለው የሚጠሩኝ ብዙ ሰዎች አሉ ማለት ነው አብዛኛው ሰው ጌች ብሎ ነው የሚጠራኝ ስለዚህ ምናልባትም ይሄ እንደ ቅጽል ስም ሆኖ ሊያገለግለኝ ይችላል ብዬ ነው የማስበው ከዚያ ውጭ ግን ሃያት አያቴ የሚጠራኝ የራሱ ስም አለው የኔ ሰው ብሎ ነው የሚጠራኝ ስለዚህ የኔ ሰው አያቴ ብቻ የሚጠቀምበት የራሴ የሆነ መለያ የሆነ ስም ነው ማለት ነው ስለዚህ ቅጥር ስም አለኝ ማለት ነው።

በምን ሰዓት ትነሳለህ? ለሚለው የምነሳበት ሰዓት አስራ አንድ ሰዓት ተኩል አካባቢ ነው የምነሳው። ከጠዋቱ አስራ ሁለት ሰዓት አስራ አንድ ሰዓት ተኩል አካባቢ እነሳለሁ። በዛ ሰዓት ተነስቼ አንዳንድ መረጃዎችን አያለሁ ያው እንደተለመደው ማንኛውም ሰው እንደሚያደርገው ጠዋት ማንኛውም ሰው ተነስቶ ወደ ሽንት ቤት ነው የሚሄደው ስለዚህ ወደ ሽንት ቤት ሄጄ ከተጸዳዳው በኋላ ተመልሼ ፊቴን እጄን እታጠባለሁ አስፈላጊም ከሆነ ፀጉሬንና ሰውነቴን የምታጠብበት አጋጣሚ አለ ማለት ነው። ስለዚህ በዚያ ሰዓት ተነስቼ ቁርሴን በልቼ ወደ ስራ እስከሚሄድ ድረስ ሰዓት እንዲኖረኝ ብዙ ጊዜ አስራ አንድ ሰዓት ተኩል እነሳለሁ ማለት ነው። ልጆችን የመንከባከብ ልብስ የማልበስ የሚጸዳዱም ከሆነ እንዲጸዳዱ የማድረግ ሀላፊነቱም ስላለብኝ እነዚህ እነዚህን ስራዎች ስለምሰራ ከስራ ከመሄዴ በፊት የምነሳው አስራ አንድ ሰዓት ተኩል ነው ማለት ነው። በዚያ ሰዓት የምነሳው ምክንያቱም በጊዜ ቀደም ብዬ ነው የምተኛው በጊዜ ልክ አራት ሰዓት አካባቢ ስለምተኛ ቶሎ እንድነቃም ያግዘኛል ማለት ነው። ስለዚህ አስራ አንድ ሰዓት ተኩላ እነቃለሁ እንሳለው

ጥፍርን ትቆርጣለህ ለሚለው አዎ ጥፍሬን እቆርጣለሁ በተወሰነ በየወሩ ሊሆን ይችላል በየ ሁለት ሳምንቱ። የእጄን እና የእግሬን ጥፍር እቆረጣለሁ ምክንያቱም ጥፍሬን ካደገ የተለያዩ ቆሻውሻ ቆሻሻዎችን ስለሚይዝ እና እነዛ ቆሻሻዎች ደግሞ ምግብ በምግብበት በሰአት ወደ ሆዴ ውስጥ በመግባት የተለያዩ በሽታዎችን ሊያመጡብኝ ስለሚችሉ ጥፍሬን አዘውተሬ ነው የምቆርጠው ማለት ነው። ቶሎ ቶሎ ሳያድግ የራሴ የሆነ የጥፍር መቁረጫ አለኝ ስለዚህ በዛ የጥፍር መቁረጫ። በተወሰነ ኢንተርዋል በየሁለት ሳምንቱ በየሳምንቱ ጥፍሬን እቆርጣለሁ ማለትነው። ምክንያቱም ያደገ ጥፍር የተለያዩ ቋሻሻዎችን መያዝ ስለሚችል እና በሽታዎችንም ስለሚያመጣብኝ ማለት ነው። ለይታም ሲታይ ጥፍር አድጎና ተንጨፍሮ ሲታይ በጣም ደስ ይስም ስለማየይል። ጥፍሬን ቶሎ ቶሎ ነው የምቆርጠው ከዚህም በተጨማሪ የእግር ጥፍር አለ የእግር ጥፍር አለ ስለዚህ የእግሬን ጥፍርም አጸዳለሁ እቆርጣለሁ ማለት ነው። ምክንያቱም ቆሻሻዎችን ይዞ የተለያዩ የሽታ ምንጭ ሊሆን ይችላል በካሽ እግር እግር ደግሞ በካልስ ተሸፍኖ ስለሚውል ያንን በዛ በጥፍሮች መካከል እየገባ ቆሻሻ የሽታ ምንጭ እንዳይሆን ጥፍሬን ቶሎ ቶሎ እቆርጣለሁ ማለት ነው።

መተግበሪያዎችን ታወርዳለህ? አዎ የተለያዩ መተግበሪያዎችን አወርዳለሁ ማለት ነው። እነዚህ መተግበራዎች ለምሳሌ ማይክሮሶፍት ወርድ ሊሆን ይችላል በማይክሮሶፍት የተጻፉ ወርዶችን እንዲያነብልኝ እና በቀላሉ ኢዲት ማድረግ እንድችል መጻፍ እንድችል የሚጠቅመኝ ስለሆነ የተለያዩ ማይክሮሶፍት ወርድ አወርዳለሁ ፒዲኤፍ አወርዳለሁ። አሁንም በፓወር ፓወር ፖይንት ወይም ደግሞ በወርድ በማይክሮሶፍት ያለውን እንትን ኢዲት እንዳይደረግ እንዳይጻፍ ወይም እንትን እንዳይል የምትጠቀምበት ፒዲኤፍም አወርዳለሁ። ከዚህ በተጨማሪ ሌሎች የተለያዩ መተግበሪያዎች ለምሳሌ የፌስቡክ አፕ አለ የቴሌግራም አፕ የቴሌ ብር የቲክቶክ የመሳሰሉ አፕሊኬሽኖች ስላሉ እነዚህን መተግበሪያዎች አወርድና እኔ በምፈልገው መጠን ለስልኬ ላይ ሊሆን ይችላል ላፕቶፒዬ ላይ ሊሆን ይችላል አውርጄ በደንብ በስርዓት እጠቀማለሁ ማለት ነው።

ዛሬ የአየር ሁኔታው እንዴት ነው ለሚለው ዛሬ የአየር ሁኔታው በጣም ደስ የሚል የአየር ሁኔታ ነው ያለ በጣምም የማይቀዘቅዝ በጣምም ያልሞቀ ደስ የሚል የበአል ዋዜማም ስለሆነ ዛሬ እንደሚታወቀው የኦርቶዶክስ እምነትም እምነት ተከታዮች ነገ ጥምቀት ነው ስለዚህ ዛሬ ደግሞ ዋዜመው ከተራ ይባላል ማለት ነው ስለዚህ የሚያከብሩበት ስለሆነ አካባቢው የአየር ሁኔታው በጣም ያልሞቀ ያልቀዘቀዘ ደስ የሚል ለስለስ ያለ የአየር ፀባይ ያለው ስለሆነ ለኔ በጣም ዛሬ ተመችቶኛል ከቤቴ ስወጣም በጣም ደስ ብሎኝ ለስራ እየጓጓሁ ነው የመጣሁ ማለት ነው፤ ምክንያቱም የተወሰነ መንገድ በእግሬ ተጎዣለሁ ምክንያቱም በባጃጅ ነው የመጣሁ የዛሬ ሰርቪስ አልፎኝ ስለዚህ በዚህ ሰዓት በምመጣበት ሰዓት በጣም የአየሩ ሁኔታ ደስ የሚል መዓዛ ያለው ነው የሚመስል ራሱ የአየር ሁኔታ ማለት ነው ስለዚህ በጣም ቀዝ ቀዝ ያለ ነው ነፋሻማ ነው በዚህ መልኩ ነው የዛሬው አየር ንብረት ማለት ነው።

በመስመር ላይ ሙዚቃ ትሰማለህ? አዎ በመስመር ላይ በምጓዝበት በምንቀሳቀስበት ጊዜ ሙዚቃ እሰማለሁ እኔም የራሴን ሙዚቃ በኤርፎን ከፍቼ እያዳመጡኩ የሚሄድበት አጋጣሚ አለ ማለት ነው ምክንያቱም ሙዚቃ ብዙ ጊዜ የሰውን ልጅ አእምሮውን የሰር በስራ ተጨንቆ የዋለውን አእምሮ ፈታ እንዲል ዘና እንዲል የሚያደርግ ስለሆነ ሙዚቃ ብዙ ጊዜ እሰማለሁ ማለት ነው ስለዚህ እንዚህ ምሰማቸው ሙዚቃዎች ሶርሳቸው ወይም ደግሞ ምንጫቸው የተለያየ ሊሆን ይችላል ለምሳሌ መንገድ ላይ ስኸድ ካፌዎች አካባቢ ሙዚቃዎች ይለቀቃሉ እነዚህ ሙዚቃ ቤቶች አካባቢ ሙዚቃዎች ይለቀቃሉ እና እነሱን እያዳመጥኩ የሚሄድበት አጋጣሚ አለ ታክሲ ውስጥ በምገባበት ሰዓትም ታክሲ ውስጥ ሙዚቃ ይለቀቃል በባስም በምንቀሳቀስበት ጊዜ ሙዚቃ ይለቀቃል ማነው ስለዚህ ስንቀሳቀስ በመስመር ላይ ሲሄድ እነዚህን ሙዚቃዎች እያዳመጡኩ ነው ሚሄደው ማለት ነው እያዳመጡኝ አእምሮዬን ዘና እያደረጉኝ ወደ ስራ ምገባ ከሆነ ለስራ ዝግጁ እየሆንኩ ከስራም እየወጣሁ ከሆነ በስራ የደከመ አእምሮዬን ዘና እያደረኩኝ ነው ሚሄደው ማለት ነው ስለዚህ በመስመር ላይ ሙዚቃ አዳምጣለሁ እሰማለው

በስራ? ስንት ጥሪ ታደርጋለህ ለሚለው በስራ ወቅት የተለያዩ ጥሪዎችን ያደርጋለሉ ስልክ እደዋወላለሁ የተለያዩን መረጃዎችን እጠይቃለሁ ማለት ነው። ስለዚህ በስራ ወቅት በሚሄድበት ሰዓት ለምሳሌ ክላስ ምግባ ከሆነ ጓደኛዬን ፕሮጀክተሩ የቱ ጋር ነው ያለ። ብዬ እጠይቃለሁ ደውዬ እጠይቃለሁ ማለት ነው። ስለዚህ እሱ ደግሞ ሌላ ሰው ወስዶት ከሆነ ከኤከሌ ጋር ውሰደው ስለሚለኝ ስለዚህ የዚያን ስልክ አሁንም እቀቀበል እና እዚያ ሰው ጋር ደውዬ ያኔ የምፈልገውን እቃ ማቴሪያል ወይም ደግሞ ፕሮጀክተር አገኛለሁ ማለት ነው። ለስራዬ የሚያመቻችልኝ ከዚህ በተጨማሪም የተለያዩ ጥሪዎች ይደረጋሉ። መረጃ ስፈልግ የሆነ የማላውቀው ነገር የማላውቀው ነገር ሲያጋጥመኝ ጓደኞቼን ደውዬ መረጃ እጠይቃለሁ ይሄ ነገር ምንድነው ምን ለማለት ተፈልጎ ነው። ዛሬም ምን አዲስ አለ። በስራው ጉዳይ ዲፓርትመንት ሄዱን ሊሆን ይችላል። አለቃዬ ምንድር አለ ምን ስራ አለ ወይ ብዬ? መረጃዎችን እጠይቃለሁ ማለት ነው

ጨው ብዙ ትወዳለህ? ለሚለው ጥያቄ ጨው ብዙ አልወድም ብዙ እንዲደረግብኝም አልፈልግም ምክንያቱም ጨው የራሱ በበዛ ቁጥር የራሱ የሆነ ጉዳት ስላለው ማለት ነው ለደም ግፊት ሊያጋልጥ ይችላል ለተለያዩ በሽታዎች መንስኤ ለጨጓራ እና ለተለያዩ በሽታዎች መንስኤ ስለሚሆን ጨው በብዛት አልጠቀምም አልወድም ማለት ነው ስለዚህ ቤት ላይ ምግብ ሲሰራ በመጠኑ እንዲደረግ ሁሌ አስተያየት እሰጣለሁ ስለዚህ ባለቤቴም ይህንን አስተያየት ተጠቅማ የተመጣጠነ ምግብ ጨው ያልበዛበት ምግብ ሁሌ ተሰራለች ቤት ላይም እንደዛ ነው የምንጠቀመው ማለት ነው ስለዚህ ጨው በበዛ ቁጥር ያው ጥቅም አለው በእርግጥ ጨው የራሱ የሆኑ ጥቅሞች አሉ ከተለያዩ በሽታዎች የተወሰኑ በሽታዎችን የመከላከል እንዲሁም ምግብ ጣፍጦን እንድንበላ የሚያደርግም ስለሆነ ሳይበዛ ጥሩ ነው ሳይበዛ እጠቀማለሁ ከዚያ ውጪ ግን ከበዛ ግን ለተለያዩ በሽታ ምንጮች ስለሚሆን ጨው ብዛት አልጠቀምም ማለት ነው።

በዚህ ቅዳሜና እሁድ ምን ታደርጋለህ? ለሚለው በቅዳሜና ሆድ ያው ብዙ ጊዜ እንደሚታወቀው የእረፍት ሰዓት ነው። ስለዚህ ይህንን የእረፍት ሰአቴን ደግሞ የምጠቀመው የተለያዩ ስራዎችን በማከናወን ነው። ለምሳሌ በዚህኛው እሁድና ቅዳሜ እያደረኩት ያለው ምንድነው? ይህንን ሳይለንሶ ሰው የሚባለውን ስራ እየሰራሁ ነው ያለሁ ማለት ነው። እየሰራሁ ነው ተጨማሪ ገቢ ለማግኘት ማለት ነው። ከዚህ በተጨማሪ ግን በቅዳሜና እሆድ በአብዛኛው የምሰራቸው ስራዎች ምንድን ናቸው? አንደኛ ልብስ የማጠብ ልብስ የማጠብ ሰውነትን የምታጠብና ንጽህና የምጠበቅ ስራ አከናውናለሁ። ከዛ በተጨማሪ ልጆችን እንከባከባለሁ። ውጭ አውጥቼ አንቀሳቅሳቸዋለሁ። እንዲዝናኑ አደርጋለሁ ማለት ነው። ከዛ በተረፈ ያለኝን ጊዜ ደግሞ ወደ ፑል እና ካረምቡላ ሄጄ ዘና አላለው ማለት ነው እዝናናለሁ። ሁሌም እዛ በመሄድ ጊዜዬን አሳልፋለሁ። ማነው ስለዚህ በአብዛኛው እሁድና ቅዳሜ ያው የተለያዩ ስራዎችን ማህበራዊ ህይወት ስራዎች ለምሳሌ ለቅሶ ነገር ካለ ለቅሶ እሄዳሉ። ክርስትና የተለያዩ ሰርጎች ካሉ እሄዳለሁ። ከዛ ታድሜ እመጣለሁ ማለት ነው

ሃይማኖታዊ ክብር ታከብራለህ ለሚለው አዎ ሃይማኖታዊ ክብር አከብራለሁ ምክንያቱም እምነቴ ኦርቶዶክስ የኢትዮጵያ ኦርቶዶክስ እምነት ተከታይ ነኝ ስለዚህ በዚህ የእምነቱ ውስጥ የተለያዩ ተግባራቶች አሉ ከእኔ የሚጠበቁ ግብር አሉ ስለዚህ እነዚያን ግብሮች በአግባቡ እጠብቃለሁ ማነው ስለዚህ ሃይማኖታዊ ክብር ታከብራለህ? ሲባል የተለያዩ ለምሳሌ ወራዊ ባላቶች አሉ የቅዱስ ሚካኤል በዓል አለ የቅዱስ ቅዱስ ገብርኤል የእናታችን የቅድስት ድንግል ማርያም እና የሌሎችም የተለያዩ በዓሎች አሉ እነዚህን በዓሎች አከብራለሁ ማለት ነው። ከዚህም በተጨማሪ ቤተክርስቲያን የምታዛቸው የተለያዩ ሃይማኖታዊ ዶግማዎች ቀኖናዎች አሉ እነዚያንም ተቀብዬ በስርዓት አከናውናለሁ ማለት ነው። ጾም ስግደት ካሉ የተለያዩ በሃይማኖት እንድናደርጋቸው የሚፈቀዱ ነገሮች አሉ እንዳናደርጋቸው ደግሞ የሚከለከሉ ነገሮች አሉ ማለት ነው። ስለዚህ እነሱን በስርዓት ተከታትዬ እንትን እላለሁ ማነው ምጽዋትም ለቤተክርስቲያን እሰጣለሁ ለእኔ ቢጤዎች እሰጣሉ ስለዚህ ይሄ ሃይማኖታዊ ግብሬ ነው ማለት ነው።

እድለኛ ነገር አለህ ለሚለው እኔ እድለኛ ነገር የለኝም። ብዙ ጊዜ እድል የሚባል ነገር ብዙ ከእኔ ጋር የራቀች ናት። ምክንያቱም ለምሳሌ እድል ሲባል ለምሳሌ ሎተሪ ስቆርጥ የሚደርሰኝ ከሆነ እኔ እድለኛ ነኝ ብዬ ነው የማስበው። ግን ብዙ ጊዜ የተለያዩ ሎተሪዎች ኢትዮጵያ ብሄራዊ ሎተሪ የሚያዘጋጃቸው እጣዎችን እቆርጣለሁ ደርሶኝ አያውቅም እና የተለያየ ጥቅማ ጥቅምም ሲሆን ምንም ሲሆን እድል የለኝም። ብዙ ጊዜ እኔ መጨረሻ ነው የምሆነው ማለት ነው። ስለዚህ በእድል የማንምን በእርግጥ በእርግጥ እኔም በእድል የማምን ሰው አይደለም በስራ ነው የማምነው። ግን ደግሞ አንዳንዴ እድል ያው በሎተሪ ሊታይ ይችላል ወይም ደግሞ ሌሎች አንዳንድ ጣኦች ሲኖሩ ቅድሚያ የማግኘት ነገር አለ ስለዚህ እኔ ብዙ ጊዜ እንድለኛ አይደለሁም የተለያዩ ጣዎች ሲመጡ የኔ ወጥቶልኝ አያውቅም ማለት ነው ስለዚህ በእድል ብዙ ጊዜ ተጠቃሚ አይደለሁም። ተጠቅሜም አላውቅም ማለት ነው።

የምትወደው ከተማ የት? ነው ለሚለው እኔ የምወደው ከተማ አዲስ አበባ ይባላል የኢትዮጵያ ዋና ከተማ ናት አዲስ አበባ። እንዲሁም የአፍሪካ መቀመጫ የአፍሪካ ዋና ከተማም ተደርጋ ትወሰዳለች አዲስ አበባ የተለያዩ ህዝቦች ቋንቋ ያላቸው ባህል ያላቸው ህዝቦች የሚኖሩባት ከተማ ስለሆነች። እኔ በጣም አብዝቼ የምወዳት ነው ምክንያቱም አዲስ አበባ ከተማ። ያየር ንብረቶ በጣም ተስማሚ ለኑሮ ተስማሚ ኑሮዋም ርካሽ የሆነ። ማንኛውም ሰው መኖር የሚችልባት ደሃው ሀብታሙ እንደ አቅሙ መኖር የሚችልባት ከተማ ስለሆነች። አዲስ አበባ ከተማን በጣም ነው የምወዳት ማለት ነው። ምክንያቱም እዛጋ አንደኛ ለመኖር በጣም ምቹ ናት ያ ሲባል ምንድነው? የተለያዩ የስራ ምንጮች አሉ። ስራ እንኳን ቢፈለግ ከቀላል እስከ ከባድ ድረስ የምትፈልገው አይነት ስራ አለ ብዙ አይነት ስራዎች አሉ ማለትነው። እዚያ ከተማ። ስለዚህ የአዲስ አበባ ከተማ በጣም ምቹ የሆነች ህዝቦቿም ሰው አካዋሪ የሆኑ እንግዳ ተቀባይ አብረው ተካፍለው የሚበሉ ህዝቦች ያሉባት ስለሆኑ። ከተለያየ ብሄርም የወጡ ኢትዮጵያ የተለያዩ ከሰማንያ ከሰማንያ በላይ ቋንቋ ተናጋሪ ያላት ሀገር ስለሆነች። እነዚህ ከተው እነዚህ ቋንቋ ተናጋሪዎች ሰዎችም ያሉባት ትንሿ ኢትዮጵያ ስለሆነች። አዲስ አበባ ከተማን በደንብ ነው የምወዳት

ቀዝቃዛ የአየር ሁኔታ ትወዳለ? ለሚለው አዎ ቀዝቃዛ የአየር ሁኔታ በጣም ነው የምወደው ምክንያቱም ሙቀት ብዙ ጊዜ አይመቸኝም ያቃጥለኛል የተለያየ ላብ ቶሎ ቶሎ ስራም የፈለኩትን ስራ እንዳልሰራ ስለሚያደርገኝ የሞቃት አየር በጣም አይመቸኝም፤ ቀዝቃዛ ከሆነ ግን በጣም የሚመቸኝ ስለሆነ የቅዝቃዜ ነገር ያው በተለያየ መንገድ አንደኛ ቅዝቃዜ እንኳን ቢኖር ልብስ በመልበስ በመደራረብ መከላከል ስለሚቻል ማለት ነው ስለዚህ ቀዝቃዛ የአየር ሁኔታ ጥሩ የሆነ የስራ እንቅስቃሴ እንዲኖር ያደርገኛል ብዙ ስራዎችን በአጭር ጊዜ ውስጥ እንድትሰራ ውጤታማ እንድሆንም ስለሚያደርገኝ ቀዝቃዛ የአየር ሁኔታ በጣም ለሰውነቴ ተስማሚም ስለሆነ እወደዋለሁ ማለት ነው ስለዚህ ቀዝቃዛ አየር ብዙ ጊዜ ወደ ምሽት አካባቢ ጠዋት አካባቢ ቀዝቀዝ ያለ አየር አለ፤ በተለይ ደግሞ እኔ የምኖርበት ደብረማርቆስ ከተማ የአየር ሁኔታዋ ቀዝቃዝ ያለ ነው ማለት ነው። ስለዚህ ከሌሎች ቦታዎች አንጻራዊ በሆነ ሁኔታ ስናየው ቀዝቀዝ ያለ ስለሆነ ለስራዬ በጣም ምቹ የሆነ ነው ማለት ነው ስለዚህ ቀዝቃዛ አየር ሁኔታ በጣም ነው የምወደው ማለት ነው።

ባህላዊ ልብስ ትለብሳለህ ለሚለው ጥያቄ? አዎ ባህላዊ ልብስ እለብሳለሁ በተለያዩ አጋጣሚዎች በተለይ የተለያዩ በዓላት በሚከናወኑበት ሰዓት የራሴ የሆነ ባህላዊ ልብስ አለኝ ስለዚህ ያንን ባህላዊ ልብስ እለብሳለሁ ማለት ነው። እኔ በጣም ባህላዊ ልብስ በጣም አድናቂም ስለሆንኩኝ በጣምም ስለምወደው ብዙ ጊዜ እለብሳለሁ ማለት ነው። ምክንያቱም ባህላዊ ልብሶች የአንድን ሰው ማንነት የኔን ማንነት የሚገልጹ ስለሆኑ። እኔ ከየትኛው የሰው ወገን እንደወጣሁ ወይም ደግሞ የሰው ዘር እንደወጣሁ ለምሳሌ አማራ የራሱ የሆነ ባህላዊ አለባበስ አለው ኦሮሞ የራሱ ባህላዊ ልብስ አለው ትግሬው የራሱ ባህላዊ ልብስ አለው ማለት ነው። ስለዚህ እኔ አማራ ነኝ አማራው ደግሞ የሚለብሰውን ባህላዊ ልብስ ስለብስ በጣም ለውበትም ሲታይ በጣም ደስ ይላል ምቾትም አለው ማለት ነው። ባህላዊ ልብሶች ከጥጥ የሚሰሩ ንጹህ የሆኑ ልብሶች ስለሆኑ ለእይታም ውበትም አላቸው ምቾትም አላቸው ማለት ነው። አንድ ሰው እነዚህን ባህላዊ ልብሶችን ሲለብስ በጣም ለእይታ ደስ ይላል ማለት ነው ስለዚህ ባህላዊ ልብሶችን ብዙ ጊዜ እለብሳለሁ ማለት ነው

የምታውቀው አንድ ምሳሌ ንገረኝ ለሚለው ምሳሌው ያነጋገር ይመስለኛል እንግዲህ ምናልባት ጥያቄው ተሳስቶ ካልሆነ የማውቀው አንድ ምሳሌ አነጋገር ለምሳሌ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥየሚል ምሳሌያዊ አነጋገር አለ። የቆጡን አወርድ ብላ የብብቷን ጣለች ሌሎችንም መጨመር ካስፈለገ ይሄን የቆጡን አውር ብላ የብብቷን ጣለች የሚል ምሳሌያዊ አነጋገሮች አሉ ምሳሌያዊ አነጋገሮች ለምንድነው ሚጠቅሙ ብዙ ጊዜ ሰዎች የሆነን ነገር በምሳሌ አስደግፎ መናገር ሲፈልጉ ሲፈልጉ በምሳሌ አነጋገር ይጠቀማሉ ማለት ነው ስለዚህ የምሳሌ አነጋገር የተለያዩ መልእክቶችን ያስተላልፋል። ቀጥተኛም ላይሆን ይችላል ትርጉሙ በቀጥታ ሊፈታ ይችላል ስለዚህ እንደየሁኔታው ምሳሌው አነጋገሮችን በተለይ ድሮ አባቶች ይጠቀሙበታል ማለት ነው አበው እንዳሉት እየተባለ ማለት ነው ስለዚህ ብዙ አይነት ምሳሌ አነጋገሮች አሉ ማለት ነው

በመስመር ላይ ቪዲዮ ትመለከታለህ ለሚለው ጥያቄ አዎ ቪዲዮ የተለያዩ ቪዲዮዎችን በተለያዩ ቦታዎች በተለያዩ ሁኔታዎች እመለከታለሁ። ለምሳሌ ኦንላይን። በመስመር ኦንላይን ቪዲዮዎችን ምከታተልበት አጋጣሚ አለ ዋይፋይ በማገኝበት ሰዓት እነዚህን ነገሮች አደርጋለሁ። ከዚሁ በተጨማሪ ደግሞ የወረዱ ቪዲዮዎች አሉ በተለያየ መንገድ ቦታ ስሄድ የማያቸው የተለያዩ ቪዲዮዎች አሉ ማለት ነው። ስለዚህ እነዛ ቪዲዮዎች ላይ ትምህርት አገኝበታለሁ መረጃ አገኝበታለሁ ወይም ያዝናናኛል ብዬ የማስብ ከሆነ እነዚህን ሚዲያዎች ትኩረት ሰጥቼ የመመልከት ነገር አለ ማለት ነው። ስለዚህ ቪዲዮዎች የተለያየ ምንጭ አላቸው። ስለዚህ እነዚህን ቪዲዮዎች በተለያየ ቦታ በተለያየ አየር ሁኔታ ሊሆን ይችላል። የተለያየ ቦታ ቤት ላይ ሆኜ ላይ እችላለሁ ቢሮ ላይ ሆኜ ላይ እችላለሁ። ወይም ደግሞ በመንገድ እየሄዱኝ ፊልሞችን ቪዲዮዎችን እመለከታለሁ ማለት ነው።

ልብስ ምን ያህል ጊዜ ታጥባለህ ለሚለው የራሴን ልብስ በሁለት ሳምንት አንዴ ነው የማጥበው የራሴን የምለብሳቸው ልብሶች በየሁለት ሳምንቱ አንዴ ውሃ ሲመጣ ማለት ነው ምክንያቱም እኛ አካባቢ ውሃ ብዙ ጊዜ በየሁለት ሳምንቱ ነው የሚመጣው ማለት ነው በወረፋ ስለሆነ የምንጠቀመው ስለዚህ የኛ ወረፋ ሲደርሰን ልክ ያኔ የለብሴን አጥባለሁ ሰውነቴን አጥባለሁ ሌሎችንም ማለት ነው ከዚህ በተጨማሪ ግን የልጆች ልብስ አለ ቶሎ ቶሎ የሚቆሽሽ ሽንት ቶሎ ይሸኑበታል ቶሎ ያቆሽሹታል ስለዚህ ይሄንን ልብሳቸውን ግን ቶሎ ቶሎ በየ ሁለት ቀኑ በየሁለት ቀን ኢንተርቫል ለምሳሌ ዛሬ ተጠራቅሞ የዋለውን ነገር ይታጠባል ማለት ነው አጥብላቸዋለሁ ማለት ነው ስለዚህ የራሴ ከሆነ ግን በየሁለት ሳምንቱ አሁን ባለው ሁኔታ በየሁለት ሳምንቱ ውሃ የቧንቧ ውሃ ስትመጣ ቤታችን ስትገባ አጥባለሁ ማለት ነው ከዛ ውጪ የልጆችን እንደየሁኔታው ልክ በየሁለት ቀኑ በየሶስት ቀኑ ጠርቀምቀም ሲል እንትን እላለሁ አጥባላቸዋለሁ ማለት ነው።

ዜና በመስመር ላይ ታነባለህ ለሚለው ጥያቄ ምናልባት ጥያቄውን በደንብ ላልረዳው እችላለሁ ግን እኔ በተረዳሁት መሰረት። የተለያዩ ዜናዎችን በመስመር ላይ አነባለሁ። ያ ማለት ኦንላይን ይመስለኛል ስለዚህ እነዚህን ዜናዎች የማንበብ ልምዱ አለኝ። ለምሳሌ የተለያዩ ቦታዎች ላይ ቁጭ በምልበት ሰዓት ዜናዎች ካሉ የማነብበት አጋጣሚ አለ ማለት ነው። ሰባት ሰዓት ስድስት ሰዓት በኢቲቪ በኢትዮጵያ ቴሌቪዥን በቴሌቪዥን ማለት ነው። የተለያዩ ዜናዎች መረጃዎች ይተላለፋሉ። ስለዚህ እነዚህን ዜናዎች አነባሉ ጋዜጦች ላይም የሚጻፉ ዜናዎች አሉ። የተለያዩ መጽሄቶች ጋዜጦች ውስጥ ላይ ስለዚህ እነዚህን ዜናዎች በመስመር ላይ እየተከታተልኩ አነባለሁ ማለት ነው። ቁጭ በምንበት ሰዓት በመንቀሳቀስበት ሰዓት ቢሮ በምሆንበት ቤት በምሆንበት ሰዓት በተለያዩ ቦታዎች ዜናዎችን አነባለሁ ማለት ነው።

ገንፎ ትበላለህ ለሚለው አዎ ግንፎ እበላለሁ እወዳለሁ። በእኛ አካባቢ ብዙ ጊዜ ገንፎ በ ይደረጋል በተለያዩ አጋጣሚዎች ለምሳሌ ሰው በሚከሳበት ሰውነቱ በሚቀንስበት ሰዓት ሰውነቱ እንዲወፍር ተብሎ ገንፎ ይዘጋጅለታል። በተለይ ግን የሚጠቀሙት ወላድ እናቶች ናቸው። ወላድ ወይም ደግሞ ልጅ የሚወልዱ እናቶች እንደወለዱ ሰውነታቸው ስለሚጎዳ ቶሎ እንዲመለሱ ገንፎ እየተዘጋጀ ይመገባሉ ማለት ነው። ስለዚህ እኛም በአንዳንድ አጋጣሚዎች ገንፎ እንመገባለን ቤት ላይ ለምሳሌ በተለይ ወደ ቤተሰብ በሚሄድበት ሰዓት ገንፎ ይዘጋጃል። ገንፎ የሚዘጋጅው ከምን ነው? ከእህል ነው ከስንዴ ሊሆን ይችላል ከቦቆሎ ሊሆን ይችላል ከጤፍ ይችላል ወይም ከሌሎች አዝርቶች ብዙ ጊዜ ይስጋጃል። ስለዚህ አሰራሩ ደግሞ እንዴት ነው የሚሆነው? ወተት ካለ በወተት ከሆነ በጣም ነው የሚጣፍጠው። በጣም የሚጣፍጥ ለሰውነትም ጠቃሚ የሆኑ ንጥረ ነገሮችን የያዘ ስለሆነ ብዙ ጊዜ ወተት በገንፎ ይሰራል ከዛ ውጪ ግን ወተት ከሌለ በውሃ። ቅቤ ካለ ቅቤ ይጨመርበታል በርበሬ ነገር ካለ በርበሬ ተጨምሮበት በጣም ጣፋጭ የሆነ ምግብ ስለሆነ። ገንፎን ገንፎን ብዙ ጊዜ እበላለሁ ማለት ነው

መጠበቅ ታግድ ነበር አዎ መጠበቅ አግድ ነበረ። ምክንያቱም እኔ ተወልጄ ያደጉት ገጠራማ ውብ በሆነው የኢትዮጵያ ክፍል ነው። ስለዚህ እዚህ ጋር ደግሞ ምንድነው ዋና መተዳደሪያቸው እንስሳትን በመቀለብ፣ በመጠበቅ፣ በማገድ ነው የሚሆነው ማለት ነው ስለዚህ እንስሳትን ካሉበት መስክ አለ መስክ የሚባል አለ እዚያ መስክ ላይ ስጠብቅ ነው ምውለው ማለት ነው ስለዚህ እነዚህ እንስሳቶች ደግሞ የሚሰጡት የሚሰጡት የተለያዩ አገልግሎቶች አሉ አንደኛ ላሞች፤ ላሞች አሉ፣ በሮች አሉ፣ ጥጆች፣ በጎች፣ ፍየሎች አሉ። ስለዚህ እነዚህን ሳግድ ነው ያደጉት ማለት ነው ስለዚህ እነዚህ ደግሞ ለሰው ልጅ መሰረታዊ የሆኑ ለምሳሌ በሬዎች ለእርሻ ስራነት ያገለግላሉ። እህሉን ለመውቃት ያገለግላሉ። ላሞች በሬ ላም ጥጃ ለ በመውለድ ይጠቅማሉ በጎች ደግሞ ለስጋ ለመብልነት እንዲሁም ከብቶች ለመብልነት ያገለግላሉ ስለዚህ እኔ እነዚህን ነገሮች ሁሉ ስጠብቅ ሳግድ ነው ያደኩት ማለት ነው።

ወደ ስራ ኖት ትሄዳለህ? አዎ ወደ ስራ እሄዳለሁ ብዙ ጊዜ የምውለው ስራ ቦታ ነው ምክንያቱም ስራ ቦታ ያው ስራዬ የመምህርነት ሙያ ነው ስለዚህ በዚህ ሙያ ላይ ደግሞ ለመስተማራት የግድ ቢሮ ላይ ተገኝቼ የተለያዩ ነገሮችን ማንበብ አለብኝ ማገላበጥ አለብኝ ሃንድ አውቶችን ማዘጋጀት አለብኝ ማነው ስለዚህ ወደ ስራ ይሄዳሉ ብዙ ጊዜ ማለት ነው ስለዚህ እዚያ በምሄድበት ጊዜ ያው የተለያዩ ጥቅሞችን አገኛለሁ እነዚህ ጥቅሞች ምንድናቸው አንደኛ ኮኔክሽን አለ ኮኔክሽን በመጠቀም መረጃዎችን አፕዴት አደርጋለሁ ማለት ነው ከዛም በተጨማሪ ከጓደኞቼ ጋር ተገናኝቼ ዲስከስ አደርጋለሁ ተማሪዎችን አገኛለሁ የሚፈልጉት እገዛ ነገርም ካለ አብረን ዲስከስ እያደረግን እገዛ እናደርጋለን ማለት ነው ከዛ ውጪ ግን እዚህ በምመጣበት ሰዓት አሳይመንት ላርም እችላለሁ ቴስቶችን ፋይናል ወይም የመጨረሻ ፈተናዎችን በማዘጋጀት በማረም ጊዜዬን አሳልፋለሁ ማለት ነው ስለዚህ ወደ ስራ ብዙ ጊዜ እሄዳለሁ ማለት ነው

በብዙ ህዝብ መካከል መሆን የመችሀል ለሚለው አዎ በብዙ ህዝብ መካከል መሆን በጣም ነው የሚመቸኝ መሆንም እፈልጋለሁ ማለት ነው። ምክንያቱም ህዝብ በበዛ ቁጥር ህዝብ በራሱ ሀብት ነው ማለት ነው የሀብት ምንጭ መሆን ይችላል ማለት ነው። ስለዚህ ለምሳሌ እኔ የሆነ ስራ ብከፍት ያንን ስራዬን ለምሳሌ ሱቅ ብከፍት? ምንድነው ህዝብ ባለበት መካከል ነው መሆን ያለበት ብዙ ህዝብ ካለ ሱቅ ብከፍትእኔ የሆነ እቃ ባመጣ ከብዙ የተወሰነው ጥቂቱ ይገዛኛል ማለት ነው የኔንም ምርት ይጠቀማል ማለት ነው። ስለዚህ ለአንድ ሀገር የህዝብ ብዛት በጣም ወሳኝነት አለው ብዬ ነው የማስበው። ምክንያቱም ለምሳሌ አዲስ አበባ ምን ውስጥ አዲስ አበባ ማንኛውም አይነት ስራ ይሰራል ስራ ልስራብል የተለያዩ አይነት ስራዎች አሉ። የሆነ ሱቅ ልክፈት ብል በጣም ብዛት ያለው ሰው ስላለ እዚያ ሱቅ ላይ መጥቶ የሚገለግለው የሚገዛ አለ ማለት ነው። ስለዚህ ህዝብ በጣም የሀብት ምንጭም ስለሆነ አብሮ ለመረዳዳት ለመተጋገዝ ስራዎችን አብሮ ለመስራትም በጣም አስፈላጊ ስለሆነ በብዙ ህዝብ መካከል መሆን ይመቸኛል ማለት ነው።

በመስመር ላይ ገዢ ነህ ለሚለው አዎ በመስመር ላይ አንዳንድ ይጠቅሙኛል ብዬ የማስባቸውን ነገሮችን ካገኘሁ እገዛለሁ ማለት ነው። ምክንያቱም መስመር ላይ የሚገኙ ነገሮች ብዙ ጊዜ ድንገተኛ የሆኑ ነገሮች ናቸው። እነዛ ድንገት ያገኘኋቸው ነገሮች ግን ለኔ ለቤቴ ስራ ወይም ደግሞ ለምፈልገው ነገር በጣም ጠቃሚ የሆኑ ነገሮችን ላገኝ እችላለሁ ማለት ነው። ለምሳሌ ብዙ ጊዜ መስመር ላይ ልብስ ይሸጣል አሁን ስለዚህ ልብሶችን የምፈልገው በኔ ሳይዝ የሚሆነኝ ካገኘሁ እገዛለሁ ማለት ነው። እለብሳለሁ ከዛ ጋር የሚገዙ ነገሮች በአብዛኛው እንትን ናቸው ዋጋቸው ቀነስ ያለ ነው የሚሆነው ማለት ነው። ምክንያቱም ለቤት ክራይ አያወጡም የሚያወጡት ምንድነው? ለራሳቸው ትርፍ ብቻ የተወሰነ ነው የሚፈልጉኝ እንጂ ሌላ ተጨማሪዎች ስለሌለባቸው ዋጋቸው የተወሰነ ቀነስ ይላል ማለት ነው። ስለዚህ መስመር ላይ የተለያዩ ልብሶችን አገኛለሁ። ጫማ ሌሎች የኤሌክትሪክ መሳሪያዎችን ቲሸርቶችን ቤት ውስጥ የምንጠቀምባቸው ቁሳቁሶች ጎማዎች ይኖራሉ። እነሱ ነገሮች አንዳንዴ አንዳንዴ የምፈልጋቸውና ዋጋቸውም ተመጣጣኝ ነው ብዬ የማስብ ከሆነ እገዛቸዋለሁ ማለት ነው

የመንገድህን ስም ታውቃለህ? ለሚለው የመንገዴን ስም ብዙ ጊዜ ማውቀው ምንድነው መነሻና መደረሻውን ነው ለምሳሌ ከደብረ ማርቆስ ባህርዳር የሚሄድ ከሆነ ያንን መንገድ ነው በዚያም መልኩ ነው ልወክለው የምችለው እንጂ መንገዱ ስሙ ይሄ ነው ብዬ አላውቀውም ማለት ነው እኔ በበኩሌ ማለት ነው ስለዚህ አንድ መንገድ በምንጓዝበት ሰዓት መነሻውንና መድረሻውን እንነጋገራለን ለምሳሌ ከደብረ ማርቆስ አዲስ አበባ የሚሄድ ከሆነ ደብረ ማርቆስ አዲስ አበባ መንገድ ብዬ ነው ልጠራው የምችለው ማለት ነው ያ ወይም ደግሞ የአዲስ አበባው መንገድ ብዙ ጊዜ የአዲስ አበባው መንገድ ይባላል ይሄ ዋና መንገዶች የሚባሉት መንገዶች በተለያየ መንገድ ይከፈላሉ ስለዚህ ዋና መንገድ የሚባሉት አዲስ አበባን ከሌሎች ከተሞች ጋር የሚያገናኙ መንገዶች ናቸው ማነው ስለዚህ እነዚህን መንገዶች ዋናው መንገድ የጠጠር መንገድ ወይም ደግሞ የአስፋልት መንገድ በመሳሰሉት መልኩ ይከፋፈላሉ ስለዚህ የመንገድህ ስም ሲባል መንሻዬና መድረሻዬ ለምሳሌ ከቤቴ ከስራው ቦታ ላድርግ ከሆነ ከቦሊ ኮንደሚኒየም እስከ ደብረማርቆስ ዩኒቨርሲቲ ብዬ ነው የምጠራው እንጂ መንገዱ ስም ይሄ ነው ተብሎ አይታወቅም ማለት ነው ስለዚህ እኔም አላውቀውም ማለት ነው።

ብስክሌት ትጋልባለህ ለሚለው አዎ እጋልባለሁ ነው መልሴ ምክንያቱም ብስክሌት በጣም የምወደው የትራንስፖርት አይነት ነው። ሞተር አልባ የሚባለው የትራንስፖርት አይነት ነው ምንም አይነት ነዳጅ አይጠቀምም። የሚሄደው በሰው ሀይል ጉልበት ነው። ስለዚህ የሰው ልጅ ደግሞ ብስክሌትን ብዙ ጊዜ ቢጠቀም ለጤንነቱ ጥሩ ነገር ያገኛል ማለት ነው። ገንዘቡን ይቆጥባል ጤንነቱን ይጠብቃል አካባቢውንም ከብክለት ነፃ ያደርጋል ማለት ነው። ስለዚህ ብስክሌት በብዙ ጊዜ እጋልባለሁ በልጅነቴ ነው መጋለብ የጀመርኩት። ስለዚህ አንዳንዴም ወጣ ብዬ አሁን በሳንቲም የሚያከራዩ አሉ ኪራይ የሚሰጡ የብስክሌት ኪራይ የሚሰጡ አሉ። ስለዚህ እኔ እዘጋ ኪራይ በመጠየቅ ብዙ ጊዜ እገልባለሁ። ወይም ደግሞ የሆነ ጓደኛ ቤተሰብ በሆነ አጋጣሚ ይዞ ሲመጣ የመጋለብ እድሉ ያጋጥመኛል ማለት ነው። ስለዚህ በጣም የማ የምወደው የሚያስደስተኝ ለስፖርትም ለጤንነትም ለጥንካሬም በጣም ስለሚጠቅም። ብስስክሌት መጋለብ ብዙ ጊዜ በጣም እወዳለሁ ማለት ነው

መሬት ላይ መቀመጥ ተመቻቸህ ለሚለው ጥያቄ አዎ በመሬት ላይ ብዙ ጊዜ እቀመጣለሁ። የምቀመጠው ግን ምን ላይ ነው ሳር ያለበት ቦታ በጣም ለምለም የሚሆንበት ቦታ። መሬቱ ቀዝቀዝ ያለ ከሆነ እዛ ቦታ ላይ ብዙ ጊዜ መቀመጥ ይመቸኛል ማለት ነው። ምክንያቱም እዛ ቦታ ላይ አንደኛ ነፋሻማ የሆን አየር አገኛለሁ ጥላ የሆነ ቦታ መሆን አለበት ዝም ብሎ ፀሀይ ከሆነ ግን የተለያዩ በሽታዎችን ሊያመጣብኝ ስለሚችል አቧራዎች ሊቦን ስለሚችሉ። ምንድነው? ሳር ለምለም የሆነ ሳር ከሆነ እዛ ጋር መቀመጥ እንደውም ሶፋ ላይ ወይም ሌላ ቦታ ከመቀመጥ እዛ ጋር መቀመጥ ደስ ይለኛል ማለት ነው። ስለዚህ። በመሬት ላይ መቀመጥ ታመቻቻለህ ለሚለው አዎ በጣም ነው ማመቻቸው በጣም ነው ደስ የሚለኝ። ብዙ ጊዜ ከጓደኞቼ ጋር ለመዝናናት ወደ መስክ ወደ ወይም ደግሞ ሳር ወዳለበት አካባቢ ስሄድ እዛ ገተም ብዬ በመተኛት በመቀመጥ ጊዜዬን አሳልፋለሁ። ጥሩ የሆነ እይታም ይኖረኛል ማለት ነው

በመስመር ላይ ትማራለህ ለሚለው አዎ ምናልባት ጥያቄውን ተሳስቼ ካልሆነ በመስመር ላይ ኦንላይን የትምህርት ነው የሚመስለኝ ስለዚህ ኦንላይን ትምህርት በመስመር ላይ በጣም ነው የምማረው። የተለያዩ ቪዲዮዎችን አያለሁ በመስመር ላይ የተለያዩ ኮርሶችን የተለያዩ ለትምህርቴ ያግዙኛል ብዬ የማስባቸውን ትምህርቶች እማራለሁ ማለት ነው። በመስመር ላይ ምክንያቱም ሰው የሚማረው ፌስ ቱ ፌስ ወይም ደግሞ ፊት ለፊት ብቻ አይደለም በተለያዩ መንገዶች ትምህርት ይገኛል ማለት ነው። ለምሳሌ በመስመር በመንገድ ላይ ስጓዝ ራሱ የተለያዩ ትምህርቶችን ሰዎች ከሚያወሩት ከሚሰሩት ስራን እና ከተለያዩ ነገሮች ትምህርቶች ይገኛሉ ማለት ነው። ስለዚህ እኔም በተለያዩ የመስመር ላይ ስርጭቶች ላይ ትምህርቶችን እውቀቶችን ማግኘት እችላለሁ ወይም ደግሞ እወዳለሁ ማለት ነው። ስለዚህ ትምህርት የሚገኘው ያው እንዳሉት በተለያዩ መንገዶች ስለሆነ በመስመር ላይ መማር እማራለሁ ማለት ነው።

ማዕድን ትጠቀማለ? ለሚለው ጥያቄ ማዕድን በደንብ በእርግጥ እኔ ግልጽ አልሆነልኝም እንዴት እንደምጠቀመው ግን የተለያዩ ማዕድናት ለምሳሌ በምግብ መልክ የምጠቀማቸው ማዕድናት አለው ለምሳሌ አይወዲን በጨው ውስጥ እጠቀመዋለሁ ማለት ነው ስለዚህ ይህንን እንደ ማዕድን ከቆጠርሁት ማድንን በጨው ውስጥ በማድረግ ለሰውነቴ እጠቀመዋለሁ ማለት ነው እንዲሁም ሌሎች የተለያዩ ማዕድናትን በተለያዩ የምግብ አይነቶች ውስጥ እጠቀማለሁ ማለት ነው ከዛ ውጪ ግን ማዕድን የተለያዩ ማዕድናት ይኖራሉ ለተለያየ አገልግሎት ሰዎች ይጠቀሙበታል እኔ ግን እነዚህን ማዕድናት የመጠቀም ምክንያቱም ካለኝ የስራም አኳያ የስራ አይነት እኔ የምሰራው የመማር ማስተማር ስራ ነው ስለዚህ ሌሎችን ማዕድናት የመጠቀም እንትኑ የለኝም ማለት ነው፤ ምናልባት ግን ቤት ስሰራ የተለያዩ ማዕድናትን ልጠቀም እችላለህ ቤት በምሰራበት ሰዓት የተለያዩ የማድናት ውጤቶችን ድንጋይ የተለያዩ ድንጋይ ከሰል ሲሚንቶ ውስጥ ያሉ ማዕድናት ወይም ደግሞ ብረት ውስጥ ያሉ ብረትን ራሱ የምጠቀምበት አጋጣሚ ይኖራል ማለት ነው ስለዚህ በዚህ በዚህ መልኩ ልጠቀም እችላለሁ እንጂ ማዕድንን በዚህ መልኩ ነው ብዬ እንትን ልለው አልችልም

ማሰላሰል ታደርጋለህ ለሚለው ማሰላሰል እንግዲህ ምናልባት እኔ በተረዳሁት መጠን ከሆነ ነገሮችን ማሰብ በቅንነት ሊሆን ይችላል የዚህ ለሆነ ነገር መፍትሄ መፈለግ ነው ብዬ ማስበው ስለዚህ ለምሳሌ ማሰላሰል ገንዘብ ከመቆጠብ ጋር ያለኝን ገንዘብ አሰላስዬ ለሚመለከተው ለሚሆነው ለሚሆነው ነገር ቅድሚያ ለሚሰጠው ነገር መስጠት ማለት ነው ማሰላሰል ብዬ ምረዳው በእኔ አኳ አረዳድ ወይም ደግሞ የሆነ ሀሳብ በሚገጥመኝ ጊዜ ለዚያ ሀሳብ የሆነ ችግር በሚገጥመኝ ጊዜ ለዚያ ችግር መፍትሄ ለመስጠት አሰላስላለሁ አስባለሁ ቀስ ብዬ በአእምሮዬ አወጣለሁ አወርዳለሁ ይሄን ነገር እንደዚህ ባደርገው ይሄን ነገር እንደዚህ ባደርገው እንደዚህ አይነት መፍትሄ ይኖረዋል በሚል አሰላስላለሁ ማለት ነው። ከዛ ውጪ ደግሞ ማሰላሰል ሂሳብም ስንሰራ ምንም ስንሰራ የግድ የቀስ እያልን የምናስበው በአእምሮአችን የምናሰላስላቸው ለነገሮች መፍትሄ ለመስጠት ስለሆነ እነዚህ ነገሮች ያው በእለት ተእለት ኑሮዬ ውስጥ እኔም የማደርጋቸው ናቸው ማለት ነው ለምሳሌ አሁን ወደ ቤቴ ልሂድ አልሂድ ብዬ አሰላስላለሁ አሁን ብሄድ ይሄ ይሄ ጉድለት ይሄ ይሄ ስራ ይቀርብኛል እዚያ ብሄድ ደግሞ ይሄን ይሄን ስራ እሰራለሁ ይሄን ከሌላ አገኛለሁ የሚለውን አሰላስላለሁ ማለት ነው።

ማቅረቢያ ማድረግ ትችላለህ ለሚለው ጥያቄ ማቅረቢያ እንግዲህ በደንብ ጥያቄውን እኔ አልተረዳሁትም ግን በተረዳሁት መጠን ምንድነው? ማቅረቢያ ማድረግ ትችላለህ ለሚለው። የተለያዩ ማቅረቢያ አይነቶች ይኖራሉ ምግብ የምናቀርብበት ሳህን ወይም ደግሞ በባህላዊ መንገድ ከተሰራ መሶብ ሊሆን ይችላል ይህንን ማድረግ ይቻላል ማለት ነው። ከዚህም በተጨማሪ ሌሎች ለመማሪያ ለመማር ማስተማሪያ የምንጠቀምባቸው ፕሮጀክተሮች አሉ እነዚህም እንደ ማቅረቢያነት እንጠቀማለን ማለት ነው። ይሁም ሌሎች ነገሮች ይኖራሉ ማለት ነው።

ብዙ ትንሽ ሳለህ ለሚለው ጥያቄ እኔ ጥያቄ በደንብ ግልጽ አልሆነልኝም ምክንያቱም ምን ማለት እንደተፈለገ ምን ማለት እንዳለብኝም በደንብ አላወቅኩም ማለት ነው። ስለዚህ ወይ ጥያቄው በደንብ ግልጽ ሆኖ ቢቀርብ ከዛ ውጪ ደግሞ። እኔ አሁን እንደዚህ ነው ይሄ ጥያቄ እንደዚህ ለማለት ነው ብዬ መልስ ለመስጠት ያስቸግረኛል ማለት ነው። ስለዚህ ብዙ ትንሽ ሳለህ ማለት አሁን ምን ማለት ነው የሚለውን በደንብ አንደርስታንድ ግልጽ አልሆነልኝም አልተረዳሁትም እኔ ማለት ነው

ማደንዘዝ ትወዳለህ ለሚለው እኔ ማደንዘዝ አልወድም ምክንያቱም ማደንዘዝ ብዙ ጊዜ ሰው የሚደነዝዘው ምን ሲሆን ነው አንደኛ ለብዙ ሰዓት በሚቀመጥበት ሰዓት፣ እግሩን በማያንቀሳቅስበት ሰዓት ሰውነቱ እግሩ ሊደነዝዝ ይችላል መንቀሳቀስ ሊያቅተው ይችላል፤ ወይም ደግሞ የደም ዝውውሩ በጣም ዝቅተኛ ስለሚሆን በጣም ሰውነታችን የደም እጥረት ይገጥመውና መንቀሳቀስ ያቅተናል ያክተናል ማለት ነው ስለዚህ ሰውንም አደነዘዝነው ማለት የሚፈለግበትን ስራ መስራት አይችልም መንቀሳቀስ አይችልም አእምሮ በትክክል ማሰብ መስራት አይችልም ማለት ነው ስለዚህ ማደንዘዝ ትወዳለህ እኔ በበኩሌ አልወድም እንዴት እንደሚደነዘዝም አላውቅም የማውቀው ምንድነው ወይ በመድሃኒት ሰው ሊደነዝዝ ይችላል ወይ ደግሞ በሆነ በመደባደብ ወይም በተለያዩ ነገሮች ሊደነዝዝ ይችላል እኔ ግን ያንን ማድረግ አልችልም አልወድም።

ጫጫታ ታገኝበት ትችላለህ? ለሚለው አልችልም ነው። መልሱ በአጭሩ እንትን ሲል ምክንያቱም ጫጫታ ምንም አይነት ጥቅም የለውም። ጫጫታ ባለበት ስራ ሰው ስራን በትክክል መስራት አይችልም። ስለዚህ ጫጫታ ባለበት ቦታ ላይ ምንም አይነት እንቅስቃሴ ወይም ደግሞ ስራ ለመስራት አይቻልም ሰው ይረበሻል ማለትነው። አእምሮውን የሰውን አእምሮ በ ስራውን በትክክል ከመስራት ይልቅ ወደ ሌሎች ነገሮች ትኩረቱን እንዲያደርግ ስለሚያደርግ ጫጫታ ባለበት አካባቢ ለመስራት አልችልም። ምናልባት ጥያቄውን በትክክል ተረድቼው ከሆነ ማለት ነው።

መብረቅ ፈራ ነው ለሚለው ጥያቄ? መብረቅ በጣም የሚያስፈራ ነገር ነው። ምክንያቱም ህይወትን በሆነ አጋጣሚ ምንም ባልተዘጋጀንበት ባልታመምንበት ወይም ደግሞ ይሆናል ብለን ባላሰብንበት ሰዓት። የሰው ልጅ ህይወት የሚወስድ ስለሆነ ህይወት መብረቅ በጣም አስፈሪ ነው ማለት ነው የሚሆነው። ምክንያቱም መብረቅ ሰው ታሞ ይሞታል በሚታመምበት ጊዜ ግን ሞት ሊኖር ይችላል ብሎ ሊገምት ይችላል ማለት ነው። ከዛ ውጪ ግን መብራቅ ግን ድንገት ነው ሰው በወጣበት ወደ ቤቱ እንኳን ሳይመለስ ምናልባትም ቤቱ ሊሆን ይችላል ከቤቱ ውጭ ሊሆን ይችላል። ድንገተኛ የሆነ የሞት አደጋ ስለሚያስከትልም በጣም አስፈሪ ነው አስፈሪ ነው ሊሆን የሚችለው ማለት ነው። ከዚህም በተጨማሪ የኣንድን ቤተሰብ የኣንድን አካባቢ ልጆች ብዛት ያላቸውን ሰዎች በአንዴ። ህይወት የሚቀትል ስለሆነ በጣም አስፈሪ ነው ማለት ነው

ማሸለፍ ትችላለህ የሚለው ጥያቄው በደንብ ግልጽ አይደለም? ማሸለፍ ማሸነፍ ትችላለህ ከሆነ ምናልባት አንደ እንደ ሁኔታው ነው ሊሆን የሚችለው ማለት ነው። ምክንያቱም አቅሜ የሚፈቅደውና የምችለው ነገር ከሆነ አሸንፋለሁ ከዚያ ውጪ ደግሞ ልሸነፍ እችላለሁ ማለት ነው። ስለዚህ ማሸለፍ የሚለው ጥያቄ በዚህ መልኩ ከሆነ። እንደየ ሁኔታው ነው እንደየ ችሎታዬ እንደየ አቅሜ እንደየ ኮንዲሽኑ ሁኔታን ላሸንፍም እችላለሁ ላላሸንፍም እችላለሁ።

ቻው የሚለው ቃል ቻው ማለት ምንድነው? ሁለት ሰዎች ወይም ደግሞ ሁለት እና ከዚያ በላይ የሆኑ ሰዎች አንድ ላይ ቆይተው ሲወያዩ ቆይተው ሲያወሩ ወይም ደግሞ ስራዎችን ሲሰሩ ቆይተው ሲለያዩ የሚያሰሙት የሰላምታ ልውውጥ ነው ማለት ነው፤ ስለዚህ አንድ ሰው ቻው ካለ ከዛ ቦታ ተለይቷል ማለት ነው ወደ ሌላ ቦታ ሄዷል ማለት ነው ለምሳሌ እኔ ቤተሰብ ለመጠየቅ ወደ ቤተሰቦቼ ሄጅ ቆይቼ ልክ ወደ ቤቴ በመመለስበት ሰዓት ቻው በሉ እንግዲህ ደህና ሰንብቱ ብዬ እመልሳለሁ ማለት ነው ስለዚህ እንደዚህ በምልበት ጊዜ እነሱም ቻው ደህና ሁን ሰላም ግባ እንደማለት ይሆናል ማለት ነው ስለዚህ ቻው ሁለት ሰዎች ሁለት እና ከዚያ በላይ የሆኑ ሰዎች አብረው ቆይተው ሲለያዩ የሚያስተላልፉት የሚያሳዩት የሰላምታ ልውውጥ ስለሆነ ብዙ ጊዜ ቻው ይባላል ማለት ነው።

መጠጣት የሚለው ቃል? ይሄ መጠጣት የተለያዩ ነገሮችን ልንጠጣ እንችላለን። ለምሳሌ ወተት ውሃ ጠላ አረቄ ቢራ ጠጅ ውስኪ የመሳሰሉ የመጠጥ አይነቶችን። መጠጣት እንችላለን ወይም ደግሞ እንጠጣለን ማለት ነው። ስለዚህ መጠጣት የሚለው ለብዙ ነገር ሊያገለግልህ ይችላል ፈሳሽ ለሆኑ ነገሮች። በቃ ተይዘው በብርጭቆ ሊሆን ይችላል በጠርሙስ ሊሆን ይችላል ወይም ደግሞ በሌላ በሸክላ እቃ ጽዋ በሚለው ዋንጫ በሚባለው የምንጠጣቸው ነገሮች ናቸው። መጠጣት ብለን የምንጠራቸው ማለት ነው። ስለዚህ እነዚህ የሚጠጡ ነገሮች አንደኛ ለሰውነታችን ጠቃሚ ለመዝናኛ የምንጠቀምባቸው አሉ። እንደ ውሃ አይነት ደግሞ ለእለት ከእለት። ምግብ ስንበላ የምግባችንን ለማወራረድ የምግብ እንሽርሽሪታችን በሰውነታችን ውስጥ እንዲካሄድ ብዙ ጊዜ የሚጠጡ ነገሮችን እንጠጣለን ማለት ነው። ስለዚህ ስንጠጣ አልኮልነት ያላቸውን ነገሮች መጠጣት ማብዛት የለብንም። አልኮልነት የሌላቸውን ነገሮች ደግሞ ባገኘነው አጋጣሚ ለሰውነታችን ጠቃሚ እስከሆኑ ድረስ እንጠጣለን ማለት ነው። ስለዚህ የሚጠጡ ነገሮች በጣም ብዙ ነገሮች አሉ። ለምሳሌ ሙቅ ይጠጣል ሙቅ ማለት ወይም አጥሚት ይባላል። ስለዚህ የአጥሚት ከምግብ እህሎች ከተፈጩ ምግብ እህሎች የሚዘጋጅ ለሰውነታችን ሰውነታችንን ለመጠገን የሚያገለግሉ የተለያዩ ምግቦች ንጥረ ነገሮች ያሉት ስለሆነ ይህንን ምግብ እንደ ምግብነት እንጠጣቸዋለን ማለት ነው። ስለዚህ የሚጠጡ ነገሮች ናቸው ማለት ነው

ማክሰኞ የሚለው ቃል ማክሰኞ እለት ነው። ስለዚህ በሳምንት ውስጥ የሚገኝ አንዱ ቀን ነው። በሳምንት ሰባት ቀናቶች አሉ። ሰኞ ማክሰኞ እሮብ ሀሙስ አርብ ቅዳሜ እሁድ ተብሎ የሚጠቀስ አንዱ ከሰባቱ ቀናት ውስጥ አንዱ ነው። ሁለተኛው የስራ ቀንም ተደርጎ ይወሰዳል ምክንያቱም ስራ የሳምንቱ ስራ የሚጀምረው ብዙ ጊዜ በሰ ሰኞ ስለሆነ ማክሰኞ ደግሞ ሁለተኛው የስራ ቀን ተደርጎ ይወሰዳል ማለት ነው። ስለዚህ ማክሰኞ ራሱን የቻለ አንድ ቀን ስለሆነ ሰዎች የተለያዩ የእለት ተእለት ስራቸውን የሚያከናውኑበት ወደ ስራ ቦታቸው ወደ ገበያ ሊሆን ይችላል ወደ ሱቅ ወይም ደግሞ ወደ ተለያዩ የግብርና ስራዎች በመሄድ ስራቸውን የሚያከናውኑበት የስራ ቀን ነው ማለት ነው። ስለዚህ ማክሰኞ በእምነት ደረጃም ካየነው ሰኞ ማክሰኞ ሮብ ሀሙስ አርብ ቅዳሜ እሁድ ከእነዚህ ውስጥ አምስቱ ቦብ እና አረብ የጾም ቀን ይባላሉ። ሰኞ ማክሰኞ ሀሙስ ቅዳሜ ግን የፍስክ ቀኖች ተብለው ይታወቃሉ ማለት ነው። ስለዚህ በዚህ ቀን ፍስክ ወይም ደግሞ የሚበሉ ነገሮች በ በቀላሉ ይበላሉ ማለት ነው። ስለዚህ ማክሰኞ ከሳምንቱ ውስጥ አንዱ ቀን ነው ማለት ነው። ስለዚህ በሳምንት አንድ ማክሰኞ አለን በወር ውስጥ አራት ሳምንት ስላለን በሳምንት አንድ ማክሰኞ ካለን በሳምንት አራት ማክሰኞ እያሉ የተለያዩ ማክሰኞዎች አሉ ማለት ነው።

አጎት የሚለው ቃል አጎት ማለት በአንድ ቤተሰብ ውስጥ የተለያዩ ዝምድና ያላቸው ሰዎች አሉ ማለት ነው። ስለዚህ እናት አባት አለ። ከእናት አባት ቀጥሎ ልጅ አለ። እህት ወንድም አለ ከዛ አጎት እና አክስት አሉ ማለት ነው። ስለዚህ አጎት ማለት ለአንድ ሰው ለምሳሌ ለኔ በእናቴ በኩል አጎት አለኝ በአባቴ በኩል አጎት አለኝ ማለት ነው። ስለዚህ አጎት ማለት የእናቴ ወይም የአባቴ ወንድም ማለት ነው። ለኔ የእናቴ ወይም የአባቴ ወንድም አጎት ተብሎ ይጠራል ማለት ነው። ስለዚህ አጎት ዝምድናውም በጣም ቅርብነውም ለምሳሌ የኔ አጎቶችንም በውስጥ የእናቴም የአባቴም ወንድሞች እኔን እንደ ልክ እንደ አባቴ ነው የሚያዩት ማለት ነው። አባቴ ማለት ለእነሱ ወንድም ነው ስለዚህ እንደ ወንድማቸው ከዛም በላይ ከወንድምም በላይ አልፎ ነው የሚያዩኝ ማለት ነው። በሚንከባከቡኝ ያስተማሩኝ ያሳደጉኝ አጎቶቼ ናቸው። በደንብ ተንከባክበው አሁንም ባለውበት ሁኔታ ውስጥ ስልክ እየደወሉ አይዞህ በርታም ምን ችግር አለ? ምን እንነ እንተጋገዝ ብለው የሜ የሚጠይቁኝ አጎቶቼ ናቸው። ስለዚህ አጎት ማለት ለአንድ ሰው የቅርብ ወዳጁ ቅድብ የቅርብ ዘመዱ ከእናት ከአባት ከእህትና ከወንድም ቀጥሎ የሚመጣ የዝምድና አይነት ስለሆነ። አጎት ልክ ያንድ ቤተሰብ አካል ተደርጎ ነው የሚወሰደው ብዙ ጊዜ። ሰዎች አጎቴ ወስዶ አስተማረኝ ይላሉ ስራ አስያዘኝ ይላሉ ወይም ደግሞ ስራ ፈለገልኝ ብሎ ሊናገሩ ይችላሉ ማለትነው። ስለዚህ አጎት በጣም ቅርብ ዘመድ የሆነ የሚያግዝ ሰውን የሚረዳ ነው ማለት ነው

ልትረዳኝ ትችላለህ የሚለው? አንድ ሰው እርዳታ በሚፈልግበት ሰዓት የተለያዩ እርዳታዎችን ኧ በሚፈልግበት ሰዓት እርዳታ ይጠይቃል ማለት ነው ስለዚህ ያንን ሰው ምን ብሎ ነው መጠየቅ ያለበት ልትረዳኝ ትችላለህ ብሎ ይጠይቀዋል ማለት ነው። ለምሳሌ እኔ የጉልበት እርዳታ ሊሆን ይችላል የገንዘብ እርዳታ ሊሆን ይችላል ኧ ሌላው የትምህርታዊ የሆነ ነገር የእዕውቀት እርዳታ ሊሆን ይችላል እሚጠይቀው ማለት ነው። ስለዚህ ያ ሰው እሚረዳኝ ከሆነ አዎ እችላለሁ ልረዳህ እችላለሁ ብሎ ይመልስልኛል። ለምሳሌ የሆነ የተሸከሙት ነገር ከብዶኝ ከሆነ ወደ ቤተሰብ ለማድረስ የተወሰነውን በመሸከም በመጋራት ያግዘኛል ማለት ነው። ገንዘብም ችግሮኝ ከሆነ የገንዘብ እርዳታ ሊያደርግልኝ ይችላል ማለት ነው። ስለዚህ ልትረዳኝ ትችላለህ ማለት እኔ የሆነ እርዳታ ፈልጌያለሁ የገንዘብ እርዳታ እንደተናገሩት የጉልበት እርዳታ ሊሆን ይችላል የእውቀት እርዳታ ሊሆን ይችላል ሌሎችም እርዳታዎች ሊሆኑ ይችላሉ። ጊዜውን ሰጥቶ ጉልበቱን ሰጥቶ ገንዘቡን ሰጥቶ እኔን እርዳታ ያደርግልኛል ማለት ነው። ስለዚህ አንድን ሰው አንድን ደግ የሆነ ሰው ቸር የሆነ ሰው እጠይቀዋለሁ ማለት ነው። ልትረዳኝ ትችላለህ ብዬ ማለት ነው። ስለዚህ እሱም ፍቃደኛ ከሆነ በሚችለው መልኩ በሚችለው አቅሙ እርዳታ ሊያደርግልኝ ይችላል ማለት ነው።

እህት የሚለው ቃል ያው እህት ማለት አንድ ሰው እናት አባት አለን እነዛ እናት አባቶች ልጆች ይወልዳሉ። ወንድ ልጅ ሊሆን ይችላል ሴት ልጅ ሊሆን ይችላል። ስለዚህ ደጋግመው ሁለት ሶስት እህቶች ወንድ ልጆችን ይወልዳሉ ወይም ደግሞ ሴት ልጆችን ይወልዳሉ ማለት ነው። ስለዚህ። እህት ማለት የኔ የእናቴ ልጅ ወይም ደግሞ የአባቴ ልጅ ወይም የሁለቱ የእናትና የአባቴ ልጅ ከሆነች ያቺ ሴት ለኔ እህቴ ነው የምትባለው። ስለዚህ እህት ማለት በጣም የቅርብ በስጋም በዝምድናም ለምሳሌ እህት በየእናትና የአባቴ ልጅ ከሆነች ያቺ እህት በጣም ቀረብ ያለ በስጋ ዝምድና ደረጃ ካየነው በጣም ቀረብ ያለ ዝምድና አለን ማለት ነው። እንደራሴ ነው ለምሳሌ የሆነ ነገር ብጠይቃት ባዛት ወይም ላግዛት እችላለሁ እሷም ልታግዘኝ ልትረዳኝ። የምትፈልገውን ነገር ልክ እንደራሴ ሆኜ ማየት ከእናቴ ቀጥሎ ከአባቴ ቀጥሎ ልንተጋገዝ ልታግዘኝ ላግዛት የምችላት እህቴ ናት ማለት ነው። ስለዚህ እህት ማለት ብዙ ጊዜ ያው እንደ እናት ነው ምትታየው ምክንያቱም እኔ በሚቸገረኝ ጊዜ ከቤት ምግብ አብሰላ ልብስ አጥባ። የተለያዩ ስራዎችን አድርጋ እኔን የምታግዘኝ ናት ማለት ነው። ስለዚህ እህቶች በጣም ወሳኝ የሆኑ በዝምድና ደረጃም ካየነው በጣም ቅርብ የሆነ ዝምድና ያላቸው። እህቶች ናቸው ማለት ነው። ስለዚህ እነዚህ እህቶች በመረዳዳት በመተጋገዝ ነገሮችን ሀሳብ በሀሳብ በመለዋወጥ የተሻለ ኑሮ ለመኖር ቤተሰብ ልክ እንደ ቤተሰብ በአንድ ቤት ውስጥ የሚኖሩ ስለሆኑ። የምንኖር ስለሆነ እህቶቻችን ለእኛ ወሳኝ የሆኑ አጋዦቻችን ናቸው ማለት ነው። ስለዚህ እህት ከእናት አባት አለ ከእናት አባት በኋላ የሚወለዱ ልጆች አሉ። ስለዚህ ወንድ ልጅ ይወለዳል ሴት ልጅ ይወለዳል። ከእነዚያ ውስጥ ሴቶች እህቶች ናቸው ማነው? ለወንድሞቻቸው ወይም ደግሞ ሌላ እህት ሌላ ሴት ካለች እህትማማች ይባላሉ እህትና ወንድም ይባላሉ ማለት ነው። ስለዚህ ይሄ ነው እህት የሚለው ዲፊኒሽን ማለት ነው

ፖሊሲ ማለት አንድ ሀገር የምትተዳደርበት የተለያዩ ህጎችን የያዘ ሰነድ ነው ብዬ ነው የምረዳው። ምክንያቱም አንድ ሀገር ስትተዳደር የራሷ የሆነ ፖሊሲ አላት። የተለያዩ ፖሊሲዎች አሉ። ለምሳሌ የትምህርት ፖሊሲ አለ። የግብርና ፖሊሲ አለ፤ ወታደራዊ ፖሊሲ አለ እንዲሁም ሌሎች ፖሊሲዎች አሉ ማለት ነው። ስለዚህ እነዚህ ፖሊሲዎች የሚወጡት እንዴት ነው ከህብረተሰቡ በሚነሱ ጥያቄዎች መሰረት ነው። ስለዚህ የህብረተሰቡ ባህል እሴት ምን ይመስላል? ተብሎ የተማሩ አካላቶች መረጃዎችን በመሰብሰብ የተለያዩ መረጃዎችን በመሰብሰብ ህጎችን ያጸድቃሉ፤ ፖሊሲዎችን ያወጣሉ ማለት ነው። ስለዚህ እነዚህ የተማሩ አካላት የሚባሉት ወይም ደግሞ ተሿሚዎች የሚባሉ የመንግስት ተቀጣሪዎች፣ የመንግስት ተሿሚዎች ፖሊሲዎችን ያወጣሉ። ስለዚህ ፖሊሲዎችን ሲያወጡ ግን እንዴት ነው የሚያወጡት ያው በተማሩ አካላት ነው። ትምህርት የተሻለ ትምህርት ባላቸው፤ የተሻለ እውቀት ባላቸው፤ የህብረተሰቡን ባህል፣ የአኗኗር ዘይቤ፣ የ የስራ ሁኔታ ሁሉንም ነገር የሚያውቁ ሰዎች ይወጣል። ስለዚህ የሚጸድቀው ደግሞ በመንግስት ይሆናል ማለት ነው። ስለዚህ ይህ በመንግስት የጸደቀ ፖሊሲ ሁሉም ሰው በእኩል አይን በእኩል ደረጃ ይተዳደርበታል ማለት ነው። ለምሳሌ አንድ የመሬት ወይም ደግሞ የትምህርት ፖሊሲ ሲባል አንድ ሰው አስራ ሁለተኛ ክፍል ከደረሰ በኋላ 'የመውጫ ፈተና መፈተን አለበት' የሚል ፖሊሲ ይወጣል ማለት ነው። ስለዚህ ይሄን የመውጫ ፈተና ማንኛውም ተማሪ ልክ አስራ ሁለተኛ ክፍል ከጨረሰ በኋላ ይወስዳል ማለት ነው። ስለዚህ እንደዚህ አይነት ፖሊሲዎች አሉ። የግብርና ፖሊሲ አለ። ሌሎች ፖሊሲዎች ማህበራዊ ፖሊሲ አሉ ስለዚህ እነዚህ ፖሊሲዎች በቃ አንድ ህብረተሰብ ሁሉም ሰው የሚተዳደርበት ለምሳሌ የመንግስት ሰራተኛ መሬት ማግኘት አለበት የሚል የግብርና ፖሊሲ ይኖራል ወይም ደግሞ ማግኘት የለበትም የሚል ፖሊሲ ይኖራል ማነው ስለዚህ እነዚህም የህግ አካላትም ነገሮችን ሲያጸድቁ ክርክር በሚነሳበት ሰዓት ጥያቄ በሚነሳበት ሰዓት ፖሊሲው ምን ይላል ብለው ነው መነሻ እንትን ያሚያደርጉት ማለት ነው። ስለዚህ ፖሊሲ አንድ ሀገር የምትተዳደርበት ህገደምብ የሆነ በተማሩ በምሁራን የሚወጣ በመንግስት ደግሞ የሚጸድቅ ከዛ ህብረተሰቡ ተግባራዊ የሚያደርገው በእለት ተእለት ኑሮ ውስጥ ተግባራዊ አድርጎ የሚንቀሳቀስበት ነው ማለት ነው።

መሄድ የሚለው ቃል ምንድነው? መሄድ ማለት መጓዝ የሚለው ትርጉም ይኖረዋል። ለምሳሌ ከአንድ ቦታ ወደ ሌላ ቦታ ስንንቀሳቀስ መሄድ ብለን ወይም ደግሞ እንቅስቃሴ መጓዝ ብለን እንጠራዋለን ማለት ነው። ስለዚህ ወደ ምሳ ትሄዳለህ ወደ አገር ቤት ትሄዳለህ የሚለውን ለመግለጥ ነው እንቅስቃሴን ነው መሄድ ማለት መንቀሳቀስን ነው። ከአንድ ቦታ ወደ ሌላ ቦታ ለምሳሌ ከደብረ ማርቆስ አዲስ አበባ መሄድ ሊሆን ይችላል። አዲስ አበባ አስመራ አዲስ አበባ ዋሽንግተን ዲሲ ወይም አሜሪካ ካስመራ ለንደን እንግሊዝ ማለት ነው የሚሉ ትርጉሞችን ይይዛል ማለት ነው። ስለዚህ መሄድ አንድ ሰው ከአንድ ቦታ ይነሳል ወደ ሌላው ቦታ በእግሩ መሄድ ሊሆን ይችላል በአብዛኛው ግን መሄድ የሚለው በእግር መንቀሳቀስን ነው። የእግር ጉዞ ማድረግን መሄድ እንለዋለን ወይም ደግሞ መኪናም ልንጠቀም እንችላለን ማለት ነው። መሄድ ማለት ከቦታ ቦታ መንቀሳቀስ መጓዝ እንቅስቃሴ ማድረግ የሚለውን ይገልጽልናል ማለት ነው።

አዲስ የሚለው ቃል ያው የመጀመሪያ፣ ያልተሰራበት፣ ያልተለበሰ ገና አዲስ የተሰራ ለማለት ነው። ስለዚህ አዲስ ማለት ለምሳሌ የተለያዩ አዲስ ነገሮች አሉ። ለምሳሌ ቤት አዲስ ሊሰራ ይችላል። ስለዚህ ብዙ ጊዜ ያላገለገለ በቶሎ ተሰርቶ ለእይታ ማራኪ የሆነ ጥሩ የሆነ ምቾት ያለው ቤት አዲስ ብለን እንጠራዋለን። የተለያዩ ነገሮች አዲስ ጫማ አለ፣ አዲስ ልብስ አለ፣ አዲስ መኪና አለ፣ የተለያዩ ነገሮች አዲስ ሳይክል አለ፣ አዲስ አለባበስ አለ ስለዚህ አዲስ ማለት የመጀመሪያ ብዙ ሰው ያልተጠቀመበት የሆነ ነገር ማለት ነው። ስለዚህ ያ አዲስ ደግሞ ለምሳሌ አዲስ ልብስ ገና አዲስ የተገዛ ነው። ስንለብሰው የሚያምርብን፣ ያልቆሸሸ፣ ለእይታም ማራኪ የሆነ ማለት ነው። አዲስ ጫማ ስንል ያው ምቾት ያለው፣ ያልተቀዳደደ ወይም ያልተጨራመተ ለእይታም የሚስብ ማራኪ የሆነ ነገር ማለት ነው። ስለዚህ አዲስ ስንል ይሄ ማለት ነው።

የመጨረሻ ቀን ማለት የመጨረሻ ቀን አንድን ነገር ለመስራት አንድን ነገር ለማከናወን የመጨረሻው ቀን ለማለት ነው። ለምሳሌ ትምህርት ትምህርት አስተምረን ትምህርት ከ አስተምረን ከጨረስን በኋላ የመጨረሻዋ ቀን እንላለን ወይም ደግሞ ክላስ ኢንዲ የሚለው ማለት ነው የመጨረሻው ቀን ክላስ ወይም ደግሞ ትምህርት ተብሎ ይጠራል ማለት ነው። ስለዚህ የመጨረሻው ቀን ለምሳሌ ሰው ሲሞት የዚህን አለም ህይወት ጨርሶ የዚህን አለም ህይወት ጨርሶ ወደ ሌላኛው አለም ሲሄድ ሲሞት የመጨረሻ ቀን ይባላል ማለት ነው። ስለዚህ ያ ሰው ድጋሚ በዚህ ምድር ላይ አይኖርም አይታይም ማለት ነው ሲንቀሳቀስ ሲሰራ ሲጓዝ ሲበላ አይታይም ማለት ነው። ስለዚህ የመጨረሻ ቀን ማለት ለአንድ ድርጅት የመጨረሻው ማለት ነው የመጨረሻው ቀን ከዛ ቀን በኋላ ያንን ድርጅት አናየውም ማለት ነው። ለምሳሌ ትምህርት ለአራት ወር ተሰጥቶን ከአራት ወር በኋላ ትምህርት አይኖርም ማለት ነው። ስለዚህ የመጨረሻዋ ቀን ከዛ በኋላ ያ ሰውዬ ለትምህርት ለመማር ሊሆን ይችላል ለማስተማር ሊሆን ይችላል አይገባም ማለት ነው። ስለዚህ የመጨረሻ ቀን ማለት አንድን ስራ ለመስራት አንድን ድርጅት ለመፈጸም የመጨረሻው ቀን ማለት ነው። ስለዚህ የመጨረሻን ቀን በዚህ መልኩ አየዋለሁ

ስራ ማለት የሰው ልጅ የእለት ተእለት ኑሮውን ለማሻሻል ህይወቱን የተሻለ ህይወት ለማድረግ። በልቶ ለማደር ለብሶ ለመልበስ ወይም ደግሞ መኖሪያ ቤት ለመስራት የተለያዩ ስራዎችን ይሰራል ማለት ነው። ለምሳሌ መምህሩ ያስተምራል ገበሬው ውርሻ ያርሳል። ነጋዴው ይነግዳል ይሄ ምንድነው ስራ ነው ማለት ነው? ለዚያ ሰው ስራ ነው ማለት ነው። ስለዚህ ስራ የሰው ልጅ በቃ አእምሮውን ዘና ለማድረግ። የተሻለ ኑሮ ለመኖር የተሻለ ገቢ ለማድረግ ሌት ተቀን ጠንክሮ የሚሰራው ስራ ነው ማለት ነው። ለመ ለመብላት ለመኖር መብላት አለበት ስለዚህ ለመብላት ደግሞ የግድ መስራት አለበት መንቀሳቀስ አለበት ማለት ነው። እህል ለምሳሌ የቤት ሰራተኞችን በምናይበት ጊዜ የቤት ሰራተኞች ከቤት ላይ ያሉ የሚበሉ ነገሮችን በደንብ በስርዓት አብስለው ይጠብቃሉ። ሌላው መምህሩም የሚሰራውን የትምህርት ስራ ሲያስተምር ይውላል ነጋዴውም ሸቀጦችን ሲያቀርብ ለደንበኞቹ ሲሸጥ ሲለውጥ አሁንም ሲገዛ ይውላል ማለት ነው። ስለዚህ ስራ ማለት አንድ ሰው ለመኖር የሚያስፈልገውን ግብአት ለማግኘት። የሚያደርገው የእለት ተእለት እንቅስቃሴው ነው ማለት ነው

እጅ ማለት ያው የሰው ልጅ አንዱ አካል ነው የተለያዩ የሰውነት ክፍሎች አሉት ከእነዚህ ክፍሎች ውስጥ እጅ አለ እግር አለ አይን አፍን፣ ጥርስ፣ ምላስ፣ ፀጉር፣ ጆሮ ሆድ የተለያዩ የሰውነት ክፍሎች አሉት ስለዚህ እጅ ደግሞ ለሰው ልጅ በስፔሻል ወይ ወይም ደግሞ በልዩ ሁኔታ ለሰው ልጅ የተሰጠ የእለት ከእለት ስራውን የሚያከናውኑበት ስራዎችን የሚሰራበት የሚጽፍበት የሚያርስበት የሚቆፍርበት የሚበላበት ስለሆነ እጅ ዋና መሰረታዊ የሆነ የአካላችን ክፍል ነው ማለት ማለት ነው ስለዚህ እጆቻችን በሁለት ከፍለን ልናያቸው እንችላለን የግራ እጅ አለ የቀኝ እጅ አለ ስለዚህ የቀኝ እጅ ብዙ ጊዜ ስራዎችን ቀደም ቀደም ብሎ የሚሰራ ነው የግራ እጅ ደግሞ ከዛ በመቀጠል አሁንም ስራዎችን እንድንሰራ የሚያግዝ የሚያደርግ ነው ሰፖርት የሚያደርግ ነው ማለት ነው ስለዚህ እጅ ማለት የቀኝ እና የግራ ብለን የቀኝ እጃችን ብዙ ጊዜ የምንጽፍበት የምንበላበት የምንቆፍርበት በቃ ዋና ዋና ስራዎችን የምናከናውንበት ነው ማለት ነው። የግራ እጃችን ግን ያው በተወሰነ መልኩ ደከም ያለ በጥንካሬም ነገሮችንም ለመያዝ ትንሽ አስቸጋሪ የሆነ ነው ማለት ነው፤ ስለዚህ እጅ ማለት ዋና የሰውነታችን የአካል ክፍል ለመንቀሳቀስም የሚያገለግለን ነው ማለት ነው።

ልብስ ከተለያዩ ነገሮች የሚሰራ ሰውነታችንን ከተለያዩ ነገሮች የሚከላከልልን እቃ ወይም ደግሞ ቁስ ነው ማለት ነው። ስለዚህ ልብስ የሚሰራው ከምን ነው ከእጽዋት ነው። እጽዋት ለምሳሌ ጥጥ ከሚባል ቃጫ ከሚባል እና ከሌት የተለያዩ ሱፍ ከሚባሉ ነገሮች። ልብስ ይሰራል ማለት ነው ስለዚህ ይሄ ልብስ ደግሞ ሰውነታችንን ከብርድ ከውርጭ እና ከተለያዩ ነገሮች ለመከላከል የምንጠቀምበት አለ። እንዲሁም ደግሞ ለመዋቢያ ውበትን ለመላበስ ጥሩ የሆነ እይታ ጥሩ የሆነ አለባበስ ባህላዊ አለባበስ አለ ዘመናዊ አለባበስ አለ። ያንን ድምቅ ብለን ለመታየት በዓል ላይ ለማክበር እንጠቀምበታለን ማለት ነው። ስለዚህ ልብሶች የተለያዩ አገልግሎቶች አሉ በተለያየ መንገድ በባህላዊ መንገድ በዘመናዊ መንገድ ሊመረቱ ይችላሉ ማለት ነው። ስለዚህ እነዚህን የተመረቱ ምርቶች ልብሶች የሰው ልጅ በተለያየ መንገድ በተለያየ አለባበስ በተለያየ ዲዛይን ይጠቀምባቸዋል ማለት ነው።

አፍ ማለት የአንዱ የሰውነታችን አካል ክፍል ነው። ለመብላት ለመናገር የምንጠቀምበት እንዲሁም ምላስን የያዘ አፍ ብለን እንጠራዋለን ማለት ነው። ስለዚህ አፍ የተለያዩ አፍ የምንላቸው ነገሮች አሉ ማስገቢያ እንደማለት ነው። አፍ ማለት የሆነን ነገር ወደ ውስጥ የምናስገባበት ቀዳዳ እንደማለት ነው። ስለዚህ እኛም በአፋችን ምግብ እንበላለን ወደ ውስጥ እናስገባለን ማለት ነው። ስለዚህ አፍ ማለት አንዱ የሰውነታችን ክፍል ሆኖ የተለያዩ ስራዎችን የሚሰራልን ለምሳሌ ለመተንፈሻም ልንጠቀምበት እንችላለን። አፍንጫችን ከተደፈነ ጉንፋን ከያዘን በአፋችን ልንተነፍስ እንችላለን ምግብ ልንበላ አላምጠን ልንበላበት እንችላለን። ምን እናገርም በአፋችን ነው ማለት ነው። ስለዚህ አፍ ውስጥ የተለያዩ ነገሮች አሉ ለምሳሌ ምላስ አለን ለመቅመስ የምንጠቀምበት ጥርስ አለ። ምግቦችን የምናደቅበት እንድውም ከንፈር አለ ለመዋቢያም እንጠቀምበታለን። ከንፈር ከዛ ውጪ ለመናገር ጉረሮ እያለ ልክ ወደ ውስጥ ስንሄድ ብዙ ነገሮችን የያዘ ቀዳዳ ነው ማለት ነው። አፍ ማለት

ስራ አስኪያጅ የሚለው ቃል ስራ አስኪያጅ ማለት አንድን ድርጅት አንድን የሆነ ተቋም የሚመራ ማለት ነው የሚያስተዳድር የተለያዩ ህጎችን ተጠቅሞ ተቋሙ ድርጅቱ የሚያወጣቸውን ህጎች ተጠቅሞ ከእሱ ስር ያሉትን ሰዎች የሚያስተዳድር ማለት ነው። ስራ አስኪያጅ ማለት ስለዚህ ሁሉንም ከእሱ በታች ያሉትን ሰዎች የሚቆጣጠር የስራ ድርሻቸውን የሚያይ የሚገመግም አስተያየት የሚሰጥ እንዲሁም ችግር ካለባቸውም ችግሮቹን በመናገር የሚያባርር ወይም ደግሞ ሙገሳ የሚያሞግስ ማለት ነው። ስለዚህ ስራ አስኪያጅ አንድ ድርጅት ስራ በሚሰራበት ሰዓት የግድ ጠቅላላ ድርጅቱን የሚቆጣጠር ስራውን የሚያስኬድ ስራ አስኪያጅ ያስፈልገዋል ማለት ነው። ለምሳሌ አንድ መንገድ በሚሰራበት ሰዓት ስራ አስኪያጅ ይኖረዋል ይሄ ስራ አስኪያጅ ደግሞ ምንድነው? ስራዎችን ይቆጣጠራል ማለት ነው። ለምሳሌ ቢሮ ውስጥ የሚሰሩ ስራዎች ይኖራሉ ከውጭ ደግሞ ሳይት ላይ የሚሰሩ ስራዎች ይኖራሉ ስለዚህ እነዚህን ስራዎች በደንብ በማየት በመተንተን በወጣው ፕሮግራም መሰረት መሰራታቸውን ይቆጣጠራል ማለት ነው

ኖቬምበር ማለት ወር ነው በእንግሊዘኛው ተወስዶ ነው በአማርኛ ሲተረጎም ህዳር ወር ህዳር እንደማለት ነው። ስለዚህ ህዳር ማለት በኢትዮጵያ አቆጣጠር በአመት አስራ ሶስት ወራቶች አሉ ነው የሚባለው ከእነዚህ አስራ ሶስት ወራቶች ውስጥ አንዱ ኖቬምበር የሚባለው ነው ማለት ነው። ስለዚህ ከመስከረም ጀምሮ መስከረም ጥቅምት ህዳር ህዳር የሚባለው ነው ይሄም ኖቬምበር ይባላል ሴፕቴምበር ኦክቶበር ኖቬምበር ዴሴምበር እየተባለ ይጠራል። ስለዚህ ኖቬምበር በእንግሊዘኛው ተርም ህዳር የሚለውን ይተካልን በ አማርኛ ሲተረጎም ማለት ነው። ስለዚህ በዚህ ወቅት ብዙ ስራዎች በኢትዮጵያ ብዙ ስራዎች የሚሰሩበት አዝመራ የሚሰበሰብበት የምታጨድበት የሚወቃበት እና የሚከመርበት ስለሆነ ይህ ወር በጣም ጥሩ የሆነ ወርህ ነው። ዝናብ የከረመው ጭቃ የከረመው ወቅትን ልክ ወደ ፀሀያማ ወደ ሙቀት የሚሸጋገርበት የመሸጋገሪያው ወርም ተብሎ ይታወቃል ማለት ነው። ስለዚህ በዚህ ወቅት ብዙ ነገሮች ይከናወኑበታል ቤተክርስቲያን

መቼ ይላል መቼ ማለት መቼ የሚለው ቃል አንድን ስራ መቼ እንደምናከናውን ቀኑን ወይም ደግሞ ሰአቱን የሚጠቅስልን ነው ማለት ነው የሚገጽልን ነው ማለት ነው። ለምሳሌ መቼ ልምጣ ብዬ ብል። መቼ ነገ ነው ዛሬ ነው። የዛሬ አመት ነው የዛሬ ሁለት አመት ነው ሰአቱን ቀኑን የሚ ታይም መሆን የለበትም ጊዜውን የሚገልጽልን ነው ማለት ነው። መቼ ማለት የሆነ ቀጠሮ ሊኖረን ይችላል ስራ። ሊኖረን ይችላል ስለዚህ ያንን ስራ ያንን ቀጠሮ መቼ ነው የምናደርገው መቼ ነው የምንገናኝ? መቼ ነው የምትመጣ? መቼ ነው? ወደ ስራ የምትሄድ የሚለውን የሚገልጽልን ነው ማለት ነው። ስለዚህ መቼም ሰዓትን ጊዜን ነገሮች የሚከናወኑበትን የሚገልጽ ነው ማለት ነው። አንድ ሰው መቼ ትመጣለህ ከተባለ የዛሬ አመት ይላል ልክ የዛሬ አመት አንድ አመት ቆይቶ እንደሚመጣ ይገልጻል ማለት ነው። ስራው መቼ ያልቃል? አንድ የተሰራ የተጀመረ ስራ ካለ ለምሳሌ ህንፃ ሊሆን ይችላል ያ ህንፃ መቼ ያልቃል የሚለውን ጥያቄ የሚመልስልን ነው ማለት ነው። ስለዚህ መቼ ከተባለ ሰአቱን ጊዜውን ይገልጻል ማለት ነው

ጠረንቤዛ ማለት ጠረጴዛ ነገሮችን ለማስቀመጥ የምንጠቀምበት ለመስራት የምንጠቀምበት ኧ ወንበር የምንለው ነው። ስለዚህ ጠረንጴዛ ማለት ለመደገፊያነት እንጠቀምበታለን ለመፃፊያ እንጠቀምበታለን ምግብ አስቀምጠን ለመብላት እንጠቀምበታለን ማለት ነው። ስለዚህ ጠረንቤዛ ብዙ ቦታዎች ላይ የሚገኝ ነው። በየቤቱ የሚገኝ ምግብ ሲከርብ እቃዎች የሚደረደሩበት ወይም ደሞ ሌሎች ስራዎች የሚሰሩበት ለምሳሌ እኔ በማጠናበት ሰዓት ወይም ደግሞ በምጽፍበት ሰዓት ጠረንቤ እጠቀማለሁ ማለት ነው። ስለዚህ ጠረን ቤዛ ከተለያዩ ነገሮች ሊሰራ ይችላል ከእነዚህም ውስጥ በዋናነት ከእንጨት ነው የሚሰራው። ከእንጨት ከጭፑድ እና ከተለያዩ ብረታ ብረት ነገሮች ይሰራል ማለት ነው። ስለዚህ ጠረንጴዛ አንድ ተማሪ ለምሳሌ በሚማርበት ሰዓት ክፍል ውስጥ ቁጭ ብሎ ጠረንጴዛ ፊት ለፊቱ ይኖራል ደብተሩን እዛ ጋ ያስቀምጣል ይጽፋል ይማራል ያዳምጣል ይደገፈዋል ማለት ነው። ስለዚህ ጠረንጴዛ ማለት ትርጉሙ ይሄ ነው ማለት ነው

ጁን ማለት እንግዲህ ወር ነው። በአመት እንዳልኩት አስራ ሁለት ወሮች አሉ። ከመስከረም ጀምረን መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዚያ፣ ግንቦት፣ ሰኔ፣ ማለት ነው፤ ጁን ማለት ሰኔ እንደማለት ነው። ሰኔ ማለት ዝናብ መዝነብ የሚጀምርበት በኢትዮጵያ አራት ወቅቶች አሉ። ክረምት የሚጀምርበት ማለት ነው። ገበሬዎች የእርሻ ስራ የሚያከናውኑበት፣ የሚዘሩበት፣ የሚያርሱበት፣ የሚጎለጉሉበት ወቅት ነው ጁን የሚባለው። በአማርኛ ሲተረጎም ነው ሰኔ የሚለው በእንግሊዘኛ ግን ከሴፕቴምፐር ጀምረንት ሴፕቴምበር፣ ኖቬምበር፣ ኦክቶበር፣ ዴሴምበር፣ ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ፣ ጁን ብለን እንሄዳለን ማለት ነው። ስለዚህ ወር ነው ማለት ነው በኢትዮጵያ እንደተባለው በልዩ ሁኔታ አስራ ሶስት ወሮች አሉ። ስለዚህ ጷግሜ የምትባላትን ጨምሮ ማለት ነው። ስለዚህ እጁን ማለት በኢትዮጵያ አቆጣጠር አስረኛው የኢትዮጵያ ወር ብለን ልንወስደው እንችላለን ማለት ነው።

ቀኝ የሚለው ቃል እንግዲህ ቀኝ ማለት በእጅ ወይም በእግር ደረጃ ካየነ ከሰውነታችን ክፍሎች ቀኝ እጅ አለ ግራ እጅ አለ ቀኝ እግር አለ ግራ እግር አለ ማለት ነው፤ ስለዚህ ቀኝ እጅ የሚለው ምንድነው? ዋና ዋና ስራዎችን በዋናነት የምንሰራበት የሰውነታችን አካል ክፍል ነው ማለት ነው ለምሳሌ ምንበላበት ምን ጽፍበት ነገሮችን እቃዎችን የምናነሳበት ነው ማለት ነው ስለዚህ ቀኝ እጅ ከተባለ ዋና ስራ የምንሰራበት የሰውነታችን ክፍል ነው፤ ቀኝ እጃችን በሰው በግራ እጁ የሆነን ነገር ለማንሳት በጣም እንትን ይለዋል ግን በቀኝ እጁ ግን ስራዎችን በትክክል መጻፍ መስራት ይችላል ማለት ነው ለምሳሌ እኔ በቀኜ እጽፋለሁ በቀኜ እበላለሁ ማለት ነው በእግራየ ልጻፍ ብል ያስቸግረኛል ልብላ ብልም እንደዚሁ ያስቸግረኛል የተወሰደ እንሰራበት እችላለሁ ግን በጣም አስቸጋሪ ነው የሚሆነው ማለት ነው እግርም እንደዚሁ ነው ማለት ነው ግራ እግር አለ ቀኝ እግር አለ ብዙ ጊዜ የሚቀድሙት ቀኝ ነገሮች ናቸው ማለት ነው።

ፀሀይ እሚል ቃል አለ ፀሀይ ማለት እንግዲህ ያው እንደተባለው በቀን የምትወጣ ቀን ብርሃን መሆኑን ብርሃን የምትሰጥ ለሰው ልጅ ጨለማን ወደ ብርሃን የምትቀይር ናት ማለት ነው ከዚህም በተጨማሪ ፀሀይ ብርሃን የፀሀይ ብርሃን አላት ሙቀት አላት ማለት ነው ከፍተኛ የሆነ የሙቀት መጠን አላት ለዚህ የሙቀት መጠን ደግሞ መሬት ላይ በመምጣት የተለያዩ ነገሮችን እንድናከናውን የሚያደርግ ነው ለምሳሌ እጽዋቶች የፀሀይ ብርህአንን ተጠቅመው ምግባቸውን ያዘጋጃሉ ይህንን ምግባቸውን ደግሞ ለራሳቸው ይጠቀማሉ እንዲሁም ለሰው ልጅ ለምግብነት እንጠቀምባቸዋለን ማለት ነው ከዚህ በተጨማሪ ፀሀይ መሬት ላይ ያሉ እርጥብ የሆኑ ነገሮችን እርጥበት ያላቸው ቦታዎችን የሚያደርቅልን ነው። ለምሳሌ ቤት ውስጥ ስጦ ይሰጣል ስጦ የሚሰጠው ምንድነው ለምሳሌ ብቅል ሊሆን ይችላል ሌላ እርትበት ያላቸው አዝእርቶች ይሰጣሉ ሞቅ የእርጥበት መጠናቸው በፀሀይ ሀይል አማካኝነት ይሄዳል ማለት ነው ስለዚህ ፀሀይ በጣም ውብ የሆነች ለሰው ልጅ አስፈላጊ የሆነች ብርሃን የምትሰጥ ሙቀት የምትሰጥ ተፈጥሮአዊ አካል ናት ማለት ነው

ኮት ማለት እንግዲህ የሰው ልጅ ሰውነቱን ለውበት ለመጠበቂያ ሊሆን ይችላል ከብድ ለመከላከል ከፀሀይ ለመከላከል የሚለብሰው ልብስ ነው። በባህላዊ መንገድ ሊሰራ ይችላል በዘመናዊ መንገድ ሊሰራ ይችላል ማለት ነው። ስለዚህ የራሱ የሆነ ቅርጽ ያለው ውበት ያለው በሰዎች ዘንድ ተወዳጅ የሆነ ልብስ ነው ማለት ነው። ከጥጥ ሊሰራ ይችላል ከተለያዩ ሀር እጽዋቶች ሊሰራ ይችላል ማለት ነው። ኮት ስለዚህ ኮትን በተለያዩ ጊዜ ከሸሚዝ በላይ ወይም ደግሞ ከቲሸርት በላይ። ወንዶች በተለይ ወንዶች ሴቶችም ይለብሱታል በእርግጥ ወንዶች የሚለብሱት ለውበት በአብዛኛው ለውበት እና ለብርድ የሚጠቀሙበት ለብርድ መከላከያ የሚጠቀሙበት ነው ማለት ነው። ስለዚህ ኮት በጣም ውበትን የሚሰጥ ብርድን የሚቀላቀል የፀሀይ ብርሃንን የሚከላከል ስለሆነ ለሰው ልጅ በጣም አስፈላጊ የሆነ ማቴሪያል ወይም እቃ ነው ማለት ነው

አገልግሎት ማለት አገልግሎት ያው የተለያዩ ሰዎች ተገልጋይና አገልጋይ ይኖራል ስለዚህ አገልግሎት ተገልጋዮች አገልጋዮች ማለት ለምሳሌ ቀበሌ ብንሄድ የህብረተ ህብረተሰቡን የሚያገለግሉ የተለያዩ ጥያቄዎችን የተለያዩ አገልግሎቶችን የሚሰጡ ማለት ነው ስለዚህ ያ ሰው ደግሞ ተገልጋዩ ደግሞ አገልግሎት አገኘሁ ይላል አገልጋዩ ደግሞ አገልግሎት ሰጣሁ ይላል ማለት ነው ለምሳሌ አንድ ሰው ሄዶ ቀበሌ ሄዶ መታወቂያ ሊጠይቅ ይችላል የተለያዩ አይነት መረጃዎች እንዲጻፉለት ሊጠይቅ ይችላል ስለዚህ ያን መታወቂያ በወቅቱ ካገኘ አገልግሎት አገኘ ነው የሚባለው ማለት ነው። ለምሳሌ ትምህርት ቤትም ብናይ ተማሪዎች አንድ ተገልጋይ ናቸው መምህራን ደግሞ አገልጋይ ናቸው ማለት ነው ስለዚህ ተማሪዎች ትምህርት ፈልገው ይመጣሉደ፤ ያንን የሚፈልጉትን ትምህርት ደግሞ በሚፈለገው መንገድ ከተሰጣቸው አገልግሎቱ በስርዓት ተሰጥቷል አግኝተዋል አገልግሎት ተብሎ ይጠቀሳል ማለት ነው ስለዚህ አገልግሎት ማለት አንድ ሰው ለሆነ ሰው የሆነ ስራ መስራት ስጦታ መስጠት ሊሆን ይችላል በመስጠት ሊሆን ይችላል የተለያዩ ነገሮችን በማድረግ አገልግሎት መስጠት ይችላል ማለት ነው።

ለምን የሚለው ቃል እንግዲህ ለምን የሚለው ምክንያት ነው የሚጠቅስ ማለት ነው ምክንያቱም ለምን የሆነ ስራ እንደተሰራ ለምን የሆነ ነገር እንደተደረገ ምክንያታዊ ምክንያታዊነትን ይጠቅሳል ማለት ነው። ስለዚህ ለምሳሌ ለምንድነው ትምህርት ቤት የ ግቢ ወደ ስራ ቦታ የሄደው ቢለው መልሴ ሊሆን የሚችለው ስራ ለመስራት ተማሪ ለማስተማር ለመዘጋጀት ሊሆን ይችላል። ስለዚህ አንድ ሰው ለምን ብሎ ሲጠይቅ ምክንያቱ ምን እንደሆነ ያንን ድርጊት የፈጠረው ድርጊቱ ተፈጽሟል። ስለዚህ ድርጊቱን ለምን እንደተፈጸመ ለምሳሌ ወደ ቤት ወደ ቤቴ ልኸድ ነው ብዬ ብል ለምን ብሎ አንድ ሰው ቢጠይቀኝ ሳልበላ ሊሆን ይችላል እረፍት ላደርግ ሊሆን ይችላል ስራ ስለሌለልኝ ሊሆን ይችላል የተለያዩ ምክንያቶችን ልሰጥ እችላለሁ ማለት ነው። ስለዚህ ለምን የሚለው ምክንያትን የሚጠቅስ አገልግሎት ነው ወይም ደግሞ ለቃል ነው ማለት ነው

ኩባንያ ማለት ደግሞ ኩባንያ እንግዲህ የተለያዩ ስራዎችን የሚሰራ ድርጅት ብዬ ነው እኔ የምረዳው ምክንያቱም ኩባንያ ሲባል የተለያዩ ስራዎችን ሊሰሩ የሚችሉ ድርጅቶች ተቋሞች በአንድ ላይ ኩባንያ ተብለው ይጠራሉ ማለት ነው። ለምሳሌ አንድ የመንገድ ኩባንያ አንድ ድርጅት ይባላል እና ያ ድርጅት እንግዲህ የሚሰራው መንገድ መስራት ሊሆን ይችላል። ህንፃ መገንባት ሊሆን ይችላል ወይም ቤት የግለሰብ ቤት መስራት ሊሆን ይችላል። የተለያዩ ሙያዎችን የተለያዩ የስራ አይነቶችን የሙያ አይነቶችን አንድ ላይ አድርጎ የያዘ ድርጅት እንደማለት ነው። ኩባንያ ሲባል ስለዚህ ያ ኩባንያ የሚሰራቸው የራሱ የሆኑ ተልእኮዎች ያሉት ራዕይ ያለው ድርጅት ነው ማለት ነው። ኩባንያ ስንል በሰው ሀብት አወቃቀረም ካየነው የራሱ የሆነ የሰው ሀብት ስምሪት ያለው ማናጀር ያለው ስራ አስኪያጅ ያለው ስለሆነ ኩባንያ ማለት እንዳልኩት የተለያዩ ሰራችን ሊሰራ የሚችል ድርጅቶችን አቅፎ የያዘ ነው። ማለት ነው

ችሎታ የሚለው ቃል እንግዲህ ችሎታ ያው የተለያዩ ስራዎችን የመስራት ብቃት ማለት ነው፤ ለምሳሌ ስፖርት የመስራት ችሎታ የማስተማር ችሎታ አለ እርሻ የማረስ ችሎታ የማጨድ ችሎታ ስለዚህ የሰው ልጅ የተለያዩ ችሎታዎች አሉት ስለዚህ እነዛን ችሎታዎች የሚያሳይበት እንደማለት ነው ችሎታ በተለያየ መንገድ ሊገለጥ ይችላል እኔ የምገልጸው ግን ያው እኔ በተረዳሁት መንገድ ስለሆነ በዚህ መልኩ ነው የማየው ማለት ነው ችሎታ የሚለውን።

እግር እንግዲህ እግር ማለት የሰውነታችን አንዱ አካል አድርጌ ነው የምወስደው ለምሳሌ አንድ የሰው ልጅ እጅ እግር አይንጥ አፍንጫ ሌላም ሌላም ነገሮች ሊኖሩት ይችላሉ ስለዚህ እግር ማለት አንድ ራሱን የቻለ ለምሳሌ የሰው ልጅ ሁለት እግሮች አሉት ለመራመድ የምንጠቀምበት ከቦታ ቦታ የምንንቀሳቀስበት የምንሮጥበት የምንጫወትበት እግራችን እግር ተብሎ ይጠራል ማለት ነው። በጣም ወሳኝ የሆነ ስራ ለመስራት ከቦታ ቦታ ተንቀሳቅሰን ተንቀሳቅሰን ስራዎችን ለመስራት የሚያስችለን እግር ነው ማለት ነው፤ ወደ ሌሎች እንስሳት ስንሄድ ለምሳሌ ከብት አራት እግር አለው ሌሎች ብዙዎች እንስሳት አራት እግር ያላቸው ውሻ ድመት በግ ፍየል አራት እግር አላቸው ስለዚህ በአራት እግራቸው ይራመዳሉ ይሮጣሉ ይዘላሉ ማለት ነው፤ ስለዚህ እግር በአጠቃላይ ሁሉም የሚስማማበት ከቦታ ቦታ አለመንቀሳቀስ ነገሮችን ለመስራት ለምሳሌ ኳስ ለመጫወት እግር ያስፈልጋል፤ በእግራችን አማካኝነት ኳስ በመንዳት በመምታት እንደመዝናኛ እንጠቀምበታለን ማለት ነው።

ዝናብ ማለት እንግዲህ ፈሳሽ የሆነ ነገር ከሰማይ የሚወርድ በደመና መልኩ የተዘጋጀ ተፈጥሮአዊ የሆነ ውሃ ነው። ስለዚህ መሬት ላይ ለምንጠቀምባቸው ላሉ የተለያዩ ወንዞች ምንጮች ኩሬዎች ሀይቆች ምንጩ ዋናው ዝናብ ነው ማለት ነው። ስለዚህ ዝናብ የሚገኘው ያው በተለያየ እንግዲህ ሳይንስ በደንብ እንደሚተነትነው በደመና አማካኝነት ቀዝቃዛ እንትን የቀዝቃዛ አየር በሚነፍስበት በተፈጠረው ዳመና ነው በሚነፍስበት ጊዜ ዝናብ ሆኖ ይወርዳል ነው። የሚለው ስለዚህ የዝናብ ደግሞ ለተለያዩ አገልግሎቶች እንጠቀምበታለን። ምግብ ለማብሰል እጽዋቶች እንዲያድጉ አዝእርቶች እንዲያድጉ በቃ የሰው ልጅ የሚጠጣውን ውሃ የሚያገኝበት ዋና መሰረታዊ የሚባለውን ለምግብነት የምንጠቀምበት ስለሆነ ዝናብ በጣም ወሳኝ ነው። ዝናብ እንግዲህ ያለባቸው አካባቢዎች አሉ ዝናብ የሚያጥርባቸው አካባቢዎች አሉ። ዝናብ ከሌለ እንግዲህ እንስሳትም ሰውም እጽዋትም በአጠቃላይ አይኖሩም ማለት ነው። ምድር ላይ ስለዚህ ዝናብ ይሄ ነው ማለት ነው

መብላት ማለት እንግዲህ መብላት የሆነን ምግብ ወደ ሰውነታችን ማስገባት ብዬ ነው እኔ የምረዳው አንድን ምግብ ስንበላ። ልንጠጣ እንችላለን ወይም ደግሞ ልንበላ እንችላለን ስለዚህ መብላት ሰው ሊሆን ይችላል እንስሳት ሊሆን ይችላሉ ሌሎች ነገሮች። ለሰውነታቸው አስፈላጊ የሆነውን ነገር ወደ ሰውነታቸው ማስገባት ለምሳሌ እኔ ምግብ እንጀራ ወይ ዳቦ ኦር ማር ጠጣር የሆኑ ነገሮችን ወደ ሰውነቴ ሳስገባ ያ መብላት ብዬ እጠራዋለሁ ማለት ነው። ስለዚህ የሰው ልጅ ደግሞ ለመኖር የግድ መብላት አለበት ወይም መጠጣት አለበት ማለት ነው።

ፌብሩዋሪ ማለት እንግዲህ የወር መጣሪያ ነው በአማርኛ ፌብሩዋሪ ማለት የካቲት ማለት ነው። በኢትዮጵያ አቆጣጠር ስድስተኛው ወር ማለት ነው በአመት አስራ ሶስት ወሮች አሉ። በኢትዮጵያ ከእነዚህ ውስጥ መስከረም ጀምረን ስናይ በእንግሊዘኛው ሴፕቴምበር ኦክቶበር ኖሜምበር ዲሴምበር ጀነዋሪ ፌብሩዋሪ ይባላል ማለት ነው። ወይም በአማርኛ መስከረም ጥቅም ህዳር ታህሳስ ጥር የካቲት እሚለውን ነው እሚያመለክትልን ማለት ነው። ስለዚህ በዚህ ወር ላይ ያው በኢትዮጵያ የተለያዩ ስራዎች ይሰራሉ በተለይ በግብርናው ምርት የሚሰበስብበት የሚታጨድበት የሚወቃበት ወቅት ስለሆ ወሳኝ የሆነ ወር ነው። ኧ እንዲሁም ተማሪዎች መስከረም ላይ የጀመሩትን ትምህርት የአመቱ አጋማሽ ስለሆነ ፈተና የሚያጠቃልሉበት ኧ ወቅት ስለሆነ በጣም ወሳኝ የሆነ። የምርት መሰብሰቢያ ወይም የውጤት መሰብሰቢያ ወር ነው ብለን ልንጠራው እንችላለን ማለት ነው።

ዘገዬ ማለት አንድ ሰው መድረስ ከነበረበት ቦታ በሰአት ወይም ደግሞ በጊዜ ሲዘገይ ማለት ነው ቶሎ ሳይደርስ ሲቀር ዘገየ ይባላል። በአማርኛ የሰው ስምም ሊሆን ይችላል ዘገየ የሚባል ስም አለ። የሰው መጠሪያ ማለት ነው። ልክ እኔ አሁን ጌትነት እንደምባለው ዘገየ የሚባል ሰው አለ እንግዲህ ሰዎች በተለያየ ምክንያት ስም ሊያወጡ ይችላሉ። ስለዚህ የራሳቸው ምክንያት ቢኖረውም ዘገየ የሚለው ስም ሊሆን ይችላል የሰው መጠሪያ። ከዛ ውጪ ግን ዘገየ በአማርኛ ወይም ደግሞ ግሱን። ግሱን ስንየው። መድረስ ከነበረበት ሰዓት ውስጥ ዘግይቷል ወይም ደግሞ አልመጣም ቀረ እንደማለት ይሆናል ማትነው። ስለዚህ ዘገየ በዚህ መልኩ ይታያል

ትርፍ ማለት እንግዲህ አንድ ሰው ከሚሰራው ስራ ላይ የሚያገኘው ነገር ተጨማሪ ነገር ነው ማለት ነው። ለምሳሌ እኔ ስራ ስሰራ የሆነ ትርፍ አገኛለው የማገኘው ትርፍ እንግዲህ በገንዘብ ሊተመን ይችላል። ወይም ደግሞ በሌላ ነገር ሊሆን ይችላል በርካታ በአዕምሮ እርካታ ሊሆን ይችላል ማለት ነው። ለምሳሌ አንድ ነጋዴ ሲነግድ መቶ ብር የገዛውን እቃ ሃምሳ ብር ቢሸጠው ሃምሳው ብር ትርፍ ነው ማለት ነው። ትርፍ ነው ሊባል የሚችለው። ስለዚህ ትርፍ ማለት አንድ ሰው የሆነ ስራ ሰርቶ የሚያገኘው ተጨማሪ ገንዘብ ማለት ነው። ስለዚህ ያ ገንዘብ እንግዲህ በተለያየ መንገድ ሊገለጥ ይችላል በአዕምሮ እርካታ ሊገለጥ ይችላል። በገንዘብ ሊተመን ይችላል በተለያዩ ነገሮች ማለት ነው። ሶ ትርፍ ማለት አንድ ሰው ተጨማሪ የሚያገኘው ገንዘብ ወይም ደግሞ እርካታ ነው ማለት ነው